እሺ ይህ ድምጽ ለሚሰማቸው ሁሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ። እንዴትስ አመሻችሁ በማለት እንግዲህ ከልብ የመነጨ ሰላምታ ድምጽ በማቅረብ ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቁ እሄዳለሁኝ። የስራ ቦታህ እንዴት ነው ይላል? እንግዲህ የስራ ቦታህ እንዴት ነው ሲባል ምን ማለት ነው ብንል? የስራ ቦታዬ ለኔ ከሚሰጠኝ ምቾት አንፃር የስራ ቦታዬ ምናልባትም እንግዲህ ሰራተኞችን በምን አይነት መልኩ እንደ እንደምይዛቸው ከዚያ አንፃር። ወይም ደግሞ የስራ ቦታው ጥበት እና ስፋት ወይም ደግሞ የስራ ቦታው ምንነት። እንደ አጠቃላይ እንግዲህ በዚህ አጭር ጊዜ ውስጥ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ጥልቅ ማብራሪያው እሄዳለሁ ማለት ነው። ስለዚህ የስራ ቦታዬ እኔ በየትኛውም እይታ ስመለከተው ጥሩ ነው ነው የምልህ ይሄም ማለት ምን ማለት ነው? አንድም ከመኖሪያ ቤቴ ያለው ርቀት። ለኔ ተመችቶኝ ነው የምሰራበት ስለዚህ የስራ ቦታዬ። እንዴት ነው ለሚለው እጅግ በጣም ተመችቶኝ ነው የምሰራ ማለትም። በምሰራው ልክ ወርሃዊ ክፍያ ባይከፈለኝም እንኳ ዙሮ ዙሮ በብዙ አይነት እይታ ሳየው። የስራ ቦታዬ ከመኖሪያ ቤቴ እዚው አጠገብ በመሆኑ ምንም አይነት የትራንስፖርት ወጪ ስለሌለብኝ። እንደዚሁም ደግሞ ቤቴ ከልጆቼ ከባለቤቴ ጋር አብሬ እየኖርኩኝ ስለሆነ ስራዬን የምሰራ ለኔ እጅግ በጣም ተመችቶኝ ነው የምሰራ ማለት ነው። ስለዚህ እንግዲህ ለኔ ባለው እይታ በኔ በኩል ባለኝ እይታ የስራ ቦታዬ ተመችቶኝ ነው የምኖር ማለት ነው። ስለዚህ የስራ ቦታዬ እንግዲህ በፌደራል ደረጃ የተቋቋመ ዩኒቨርሲቲ ከመሆኑ አንፃር ማለት ነው። እጅግ በጣም ብዙ አይነት ሰዎች በውስጡ ያሉ ማለትም ከሀገር ውስጥ ባለሙያዎች እስከ ውጭ ሀገር ዜጎች። እንግዲህ በአንድነት ለ የግቢውን ማለትም የዩኒቨርሲቲውን አላማ እና ራዕይ ተልእኮ ለማስፈፀም ማለት ነው። ሃያ አራት ሰዓት ማለት ይቻላል ሲወጡ ሲወርዱ በተለያዩ የስራ መስኮች ወይም የስራ ዘርፎች ማለት ነው። ሁሉም እንደየ ስራ መስካቸው በቃ ትልቅ አስተዋጽኦ ያደርጋሉ እና የስራ ቦታችን እንግዲህ በዚህ ልክ። ሁሉንም አይነት ሴት ሳይለይ ወንድ ሳይለይ። እንግዲህ በጾታ ሰዎችን ሳይለይ ከትንሽ እስከ ትልቅ ድረስ እንደተማሩት የትምህርት ደረጃ ሁሉንም በማሳተፍ ማለት ነው። ሁሉንም ማለት ሁሉም በሁላቸውም እያንዳንዳቸው እንግዲህ የተቋሙን አላማ እና ራዕይ ለማስፈፀም በተለያየ ስራ መስክ ሰዎችን ቀጥሮ የሚያሰራ እና የሚሰራ ተቋም በመሆኑ። ከአካባቢው ማህበረሰብ እንግዲህ ትልቅ ቅቡልነት ወይም ደግሞ ተቀባይነት አለው ማለት ነው። ስለዚህ። ይሄ ተቋም ማለት ነው ለአካባቢው ማህበረሰብ የማህበረሰብ አገልግሎት በመስጠት እነዚህ የማህበረሰብ አገልግሎት ስንባል? መንገድ በመስራት ሊሆን ይችላል የከርሰ ምድር ውሃ በማምጣት በማውጣት ሊሆን ይችላል እንደዚሁም ህንፃዎች ሲገነቡ ዲዛይን። እንግዲህ እንደ ባለሙያዎቹ ይለያያሉ ባለሙያዎች ስለዚህ ዲዛይን የዲዛይኑን ስራ። ተቋሙ በነፃ እየሰራ በዚህ ልክ እንግዲህ ማህበረሰቡን እና አካባቢውን። በቃ የሚያገለግል የሚጠቅም ደስ የሚል ተቋም ነው ማለት ይቻላል ይሄም ማለት። ለማህበረሰቡ እንግዲህ ልዩ ልዩ አስተዋጽኦ እያደረገ ለማህበረሰቡ። ማህበረሰቡን የሚጠቅም እሱም ደግሞ በዚያው ልክ በማህበረሰቡ የሚገለገል ትልቅ እና ሰፊ የሆነ ራዕይ ያለው ተቋም ነው ማለት ነው እና። የስራ ቦታዬ እንግዲህ ዩኒቨርሲቲ ከመሆኑ አንፃር ዩኒቨርሲቲ ላይ። እንደሚታወቀው እንግዲህ ዩኒቨርሲቲ። ሀገር ነው ይባላል ያ ማለት ምን ማለት ነው? የተለያየ ከተለያየ ቦታ የሚመጡ ተማሪዎች ማለት ነው። በአንድ ላይ እንግዲህ ተሰብስበው። ለአንድ አላማ ትምህርታቸውን ብቻ ለመማር ሁሉም ማለት ነው በመንግስት ደረጃ የምግብ አቅርቦት እየተደረገላቸው ሁሉም አይነት እንክብካቤ በመደረግ ሁሉም በአንድ አካባቢ እዚያው እዚች በዩኒቨርሲቲ ደረጃ ተሰብስበው የሚኖሩባት በመሆኑ። ትንሽቱ ሀገር ይባላል ማለት ነው ያ ማለት ምንድነው? ከተለያየ ሀገር የመጡ ሁሉንም እንግዲህ በሚመለከታቸው የትምህርት መስክ እያሳተፈ ሁሉንም በአንድነት በሰላም። በሰላም በስነምግባር አንጾ የሚያስተምር የሚያንጽ የሚያሳድግ የሚያጎለብት እንደዚሁም የሚያበቃ ተቋም በመሆኑ ማለት ነው። እንግዲህ የስራ ቦታዬ በዚህ ልክ ክብር በአካባቢው ማህበረሰብ ክብር የሚቸረው እና እንደዚሁም ደግሞ የእውቀት አድ አውድማ ነው ማለት ነው። ይሄ ማለት ምንድነው? እንግዲህ ተማሪዎቹ ልዩ ልዩ እውቀትን ሳይንስን በቀላሉ የሚቀስሙበት የሚማሩበት ልዩ የሆነ መንግስታዊ ተቋም ነው ማለት ይቻላል። ነገር ግን ከዚህ በተለይ አሁን ለምሳሌ ሌሎቹ ተቋማት ላይ የሚሰሩ እንዲህ አይነት የሚሰሩ ሰዎች እንዲህ አይነት እድል አያገኙም። ስለዚህ

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች እንደምትኖሩበት የሰዓት አቆጣጠር ማለት ነው። ሰላም እንዴት አደራችሁ እንዴት አረፍዳችሁ እንደምን ዋላችሁ እንዴት አመሻችሁ በማለት የከበረ ከልብ የመነጨ ሰላምታ አይን እያቀረብኩኝ። ቃለ መጠይቁን እንደሚከተለው በማንበብ መልስ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ ሽቶ ትጠቀማለህ ይላል? መልሱ በከፊል ይሆን መልስ በከፊል እጠቀማለሁ ነው። ይሄ ማለት ምን ማለት ነው? በከፊል ማለት ሁሌም ቢሆን ማለት ነው ሽቶ የምጠቀምበት ሁኔታዎች የሉም። በከፊል ያልኩበት ምክንያትም አልፎ አልፎ ከስንት አንዴ ብቻ ሽቶ ስለምጠቀም ለዚያ ነው። እንግዲህ በከፊል ሽቶ እጠቀማለሁ ያልኩኝ ማለት ነው። ስለዚህ መቼ መቼ ሽቱን መቼ መቼ ትጠቀማለህ ወይም ደግሞ ምን አይነት ሁኔታዎች ሲኖሩ ነው ሽቱ የምትጠቀም የሚል ጥያቄ ቢነሳ? ለምሳሌ እኔ አሁን እንግዲህ። ወደ አመታዊ በዓላት ሲመጡ ወይም ደግሞ የሆነ ልዩ ልዩ ፕሮግራሞች ማለትም እንግዲህ ማህበራዊ ህይወት አለ እነዚህ ላይ አሁን ለምሳሌ ሰርግ ሊሆን ይችላል ወይም ደግሞ ክርስትና ሊሆን ይችላል ወይም የቀለበት ፕሮግራም ሊሆን ይችላል እንዲህ አይነት የደስታ ፕሮግራሞች በሚሆኑ ጊዜ። እንደዚሁም ደግሞ ወደ ቤተክርስቲያን በምሄድ ጊዜ ሽቶ ተጠቅሜ ልወጣ እችላለሁ። ነገር ግን ከዚያ በተለየ እንደው ከአንድ አንድ ቀን እንደው ሁለት ሳምንት አንድ ቀን ምናልባት ወደ ስራ ቦታ ስሄድ ልጠቀም እችላለሁኝ እንጂ። ሽቶ የምጠቀምበት ምንም አይነት ሁኔታ የለም። አንዳንዴ አልፎ አልፎ ግን ምንድነው ከሽቱ ነፃ የሆኑ ቅባቶችን እጠቀማለሁ። አሁን ያ ደግሞ ከሽቱ ጋር አብሮ የሚነጻጸር ባይሆንም እንኳን። ማለትም አሁን ፀጉሬን ለምሳሌ ፀጉሬን ታጥቤ ከዛ በኋላ ምንድነው የፀጉር ቅባት እቀባለሁ። ግን የሽቱ መዓዛ የላቸውም። ሽቱ ማለት ሽቷቸው ከሩቅ የሚታወቅ ወይም ደግሞ ከሩቅ የምንረዳው አይነት ሽቶ መዓዛ ያላቸው ሳይሆኑ ዝም ብሎ ለፀጉር ልስላሴ ብቻ ሊሆን የሚችል በማለት ያንን በማሰብ እንደ ባዝሊን አይነት ነገር ለቆዳ ማለስለሻ። እንደዚሁም ደግሞ ለፀጉር ማሳደጊያ ወይም የፀጉርን ንጽህና ማስጠበቂያ አይነት ሽቶችን አልፎ አልፎ እጠቀማቸዋለሁ እና እነዚህ ደግሞ ሽታ የሌላቸው ሽቱ የሽቱነት ባህሪ የሌላቸውን ማለት ነው። ሽቱ እንግዲህ እኔ በዚህ ልክ ነው አጠቃቀሜ። ነገር ግን ሴቶቹ ብዙ ጊዜ ማለት ነው ሽቱን። ዝም ብለው በቃ በጣም ከርቀት ራሱ በመያዘው በጠረኑ የሚጠራ ሽቱ ራሱ ተጠቅሞ ይወጣሉ እኔ ምናልባት ጥሩ ነውም ወይም መጥፎ ነው ለማለት ያን ያህል እኔ የባለቤቱ መወሰን ይችላል። እንጂ እኔ መወሰን አልችልም። ዙሮ ግን በተለይ ሁላችንም ቢሆን ማለት ነው በጣም ከርቀት የሚስብ መዓዛ ሽቱ ያለውን ቀለም። ሽቱ ግን ባንጠቀም ጥሩ ነው እላለሁ። በተለይ ወንዶች ስንሆን ማለት ነው ያ ማለት ምንድነው? መዓዛ ሽቱ መዓዛ የሌላቸውን ቅባት መጠቀም እንችላለን ጸጉራችንም ሊሆን ይችላል ወይም ደግሞ ለቆዳችን ልስላሴም ብለን ሊሆን ይችላል። እንደነዚህ አይነት ከርቀት መዓዛ የሌላቸውን መዓዛ የማይስቡ ሽቶችን መጠቀም እንችላለን። ሴቶችም ቢሆኑ በጣም እንደዚህ ጠንካራ ሽቶ ያላቸውን አይነት ሽቶ ባይጠቀሙ ይመረጣል ለምን? ሽቱ ራሱ ሳይድ ኢፌክት ሊኖረው ይችላል። እንደ ሳይነስ አይነት ምናምን እንደዚሁም ደግሞ ብቻ ሌላ ሌላ ልዩ እንግዲህ የትንፈሳ ስርዓትን ሊያቃውስ የሚችል የተለያዩ በሽታዎችን ሊያመጣ ስለሚችል ሽቶን በአግባቡ በመጠቀም። የግል ንጽህናችንን እንጠብቅ እናስጠብቅ እላለሁኝ እና። እኔም ቢሆን ማለት ነው። ብዙ ጊዜ ከርቀት መዓዛ ሊስቡ የሚችሉ አይነት ሽቶ በተአምር አልጠቀምም እኔም ሆንኩኝ ባለ ቤተሰቦች ራሱ እንዲጠቀሙ አልፈልግም ማለት ነው። እና። በተለይ እንደዚህ ባዝሊን በጣም ይሄ ሽታ የሌላቸው እንደ ባዝሊና አይነት እንደዚሁም ደግሞ የፀጉር ቅባት ልዩ ልዩ የፀጉር ቅባቶች አሉ። በተለይ አሁን ላይ በአይነታቸው በስሪታቸው ወይም ደግሞ በብራንዳቸው ልዩ ልዩ አይነት ሽቶች ይመጣሉ። መዓዛቸው በጣም ያን ያህል አይደለም ስለዚህ እነሱን እጠቀማለሁ። እንደው አልፎ አልፎ አንዳንድ ቀን ግን ዶድራንት የምጠቀምበት ዶድራንትን። እንደው ልብስ የልብሶችን እንግዲህ አጥፍ አድርጌ ወደ ሳጥን ውስጥ ሳስገባ እነሱን እዚሁ ልብሶች ልብሶች ላይ ልብሱ እንግዲህ ሌላ ታሽጎ ሲቀመጥ እንግዲህ የመታመክ አይነት ሽታ እንዳይኖረው። እንደነዚህ አይነት ሽቶች አልፌ አልፌ እጠቀማለሁኝ። ከዛ ውጪ ግን። ሽቶ ዝም ብዬ እንደ ሴት ልጅ እየተረበረብኩ ብዬም አልወጣም። ወደ ስራ ቦታም ቢሆን በዚሁ ልክ ታሳቢ በማድረግ የምጠቀማቸው ሽቶዎች የተወሰኑና እንደዚሁም ደግሞ መዓዛቸው በጣም መጠነኛ የሆነ መዓዛ ያላቸውን ሽቶች ነው የሚል መልስ ነው ያለኝ። አመሰግናለሁ።

ሰላም ሰላም ይህ ድምጽ የሚሰማችሁ በአለም ዙሪያ ያላቸው የሰው ልጆች በሙሉ እንግዲህ እንዳላችሁበት የጊዜ አቆጣጠር። ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ እያልኩኝ የከበደ የሰላምታ ድምፄን እያቀረብኩ ማለት ነው ቃለ መጠይቁ እንደሚከተለው በማንበብ ለቃለ መጠየቁ መብራሪያ እሰጣለሁ ማለት ነው። የምሳ እረፍቶ ምን ያህል ጊዜ ነው ይላል? የምሳ እረፍት ሲባል እንግዲህ ለምሳ ከስራ የምንወጣበት የጊዜ እርዝማኔ ማለት ነው። ይሄ ማለት አንዴ እንግዲህ የመንግስት ሰራተኛ ሊሆን ይችላል። ወይም በግለሰብ ደረጃ ተቀጥሮ ያለ ሰው ሊሆን ይችላል ወይም ደግሞ እንግዲህ በግሉም የሚሰራ ሰው ሊሆን ይችላል። ዝሮ ይሄ ሰው እንግዲህ ምንድነው ጠዋት ቀደም ብሎ ከሁለት ሰዓት በፊትም ሊገባ ይችላል ዝሮ ዝሮ በቋሚነት በዋናነት። መደበኛ የስራ ጊዜ የሚባለው ጠዋት ሁለት ሰዓት የጀመረ እስከ ስድስት ሰዓት ተኩል ስድስት ሰዓት ላይ ሊወጣ ይችላል። ወይም ስድስት ተኩልም ሊሆን ይችላል በዙሮ ከስድስት ሰዓት ተኩል እስከ ስምንት ሰዓት ያለው ጊዜ። ማለትም ከስድስት ተኩል እስከ ስምንት ሰዓት አንድ ሰዓት ተኩል ማለት ነው። ይሄ አንድ ሰዓት ተኩል ሰዓት? ለምንድነው ለምሳ ተብሎ የተሰጠ ጊዜ ነው በዚህ ጊዜ ውስጥ ማለት ነው ሰው። ከመደበኛ የስራ ቦታው ወደ ቤቱ በመሄድ ወይም ደግሞ ምግብ ቤት ሊሆን ይችላል ወይም መኖሪያ ቤቱ በመሄድ። እንግዲህ ያችን የተለመደች አንድ እንጀራ በልቶ ለመምጣት አንድ ሰዓት ተኩል በቂው ነው ተብሎ ስለተሰበ። ለማንም እንግዲህ የመንግስት ሰራተኛ አንድ ሰዓት ተኩል ለምሳ ተብሎ ይፈቀዳል ማለት ነው። ከዛ ምሳ ከበላ በኋላ ደግሞ እንዲሁ እንደተለመደው መደበኛ ስረውን ስምንት ሰዓት ቀጥታ ስረውን ይጨምራል ማለት ነው። እና እኔ እንግዲህ እኔም የምሰራው በሀገሪቱ ውስጥ በዩኒቨርሲቲ ደረጃ ተቋም ስለሆነ በመምርነት ስለሆነ የኛም የምሳ ጊዜያችን አንድ ሰዓት ተኩል ነው ማለት ነው። ስድስት ሰዓት ተኩል ለምሳ እንወጣና ስምንት ሰዓት ደግሞ በቀጥታ ወደ ቢሮ በመግባት እንግዲህ የእለቱን የሚጠበቅብንን ስራ የምንሰራ ይሆናል ማለት ነው። እና የምሳ ዕረፍታችን እንደ አጠቃላይ አንድ ሰዓት ተኩል ነው የሚል መልስ ነው ያለኝ ምናልባት እንደየተቋሙ ሊለያይ ይችላል እንጂ ስድስት ሰዓት ወጣው። በስምንት ሰዓት የሚገቡ አሉ ለነዚህ ሰዎች ደግሞ እንግዲህ እንደየተቋሙ ስለሚለያዩ ማለት ነው። ሁለት ሰዓት ይሆናል ማለት ነው ለምሳ የሚሰጣቸው ጊዜ። ነገር ግን በህገወጥ ብዙ የመንግስት ሰራተኞች ማለት ነው። ስድስት ሰዓት ሲያቃርብ ገና ስድስት ሰዓት እንኳን ሳይሞላ ራሱ አምስት ሰዓት ተኩል ጀምሮ ባያለውን ጊዜ። በቃ የምሳ ሰዓት ነው ምሳ ልንበላ ነው በማለት እንግዲህ ስራቸውን እየቋረጡ ወደ ቤታቸው በመሄድ እንግዲህ ኋላም ደግሞ እስከ ስምንት ሰዓት ተኩል ራሱ ቶሎ ወደ ቢሯቸው ያለመግባት ችግር አለ። እና መደበኛ የሚታወቀው የምሳ ሰዓት ከአንድ ሰዓት ተኩል እስከ ሁለት ሰዓት ነው። ነገር ግን ሰራተኞች እንግዲህ በቅንነት ችግር የቅንነት መጉደል ሊሆን ይችላል ወይም ደግሞ ምናልባትም የግል ስራቸውን እየሰሩም ሊሆን ይችላል አሊያም ደግሞ እንግዲህ ቦታ የመኖሪያ ቤታቸው ከስራ ቦታቸው ሩቅ ሊሆን ይችላል። ዝሮ ምክንያቱ የተለያየ ምክንያት ሊኖር ይችላል በዚያ ምክንያት ማለት ነው። እነዚህ ሰዎች ከሁለት ሰዓት በላይ ለምሳ ጊዜ እንደሚጠቀሙ ወይም ጊዜ እንደሚፈጁ በግልጽ ይታወቃል ማለት ነው። እና እነዚህ አይነት ሰዎች ላይ እንግዲህ መንግስት አደብ ሊወስድ ይገባል ማለት ነው። ምክንያቱም አንድ ሰራተኛ ስድስት ሰዓት ተኩሎ ወጦ ስምንት ሰዓት ስራ ቦታው ሲገኝ ሌላኛው ደግሞ አምስት ሰዓት ተኩል ወጥቶ እስከ ስምንት ሰዓት ተኩል እስከ ስምንት ሰዓት ከሃያ አምስት ደቂቃ ድረስ። እቤቱ የሚቆይበት ወይም በጉዞ ላይ የሚያሳልፍበት ምንም አይነት ምክንያት መፈጠር የለበትም። ምክንያቱም የሚከፈለን እንግዲህ እንደየ ስራ ቅጥራችን የተለያየ ቢሆንም እንኳን በምንሰራው ልክ እስከሆነ ድረስ እሱ በመደበኛ እንግዲህ ስራ ስላለው ብሎ የገባው መደበኛ የስራ ሰአቱን ጠብቆ እንደሚሰራ ውል። ፈርሞ ነው የገባ ስራ ሲሰራ እና መስራት ሲቀጠር ማለት ነው። ስለዚህ የተቀጠረበትን ስራ ጊዜውን በአግባቡ በመጠቀም ጊዜውን ለስራ መዋል መቻል ስላለበት እዚህ ላይ ጥብቅ ቁጥጥር ሊደረግ ይገባል የሚል። እንግዲህ ጠንከር ያለ መልእክት አለኝ በዚህ አጋጣሚ ማለት ነው። እና እንዲህ አይነት ሰዎችም ጊዜያችሁን ዝም ብላችሁ አንድም ገና ሰዓቱ ሳይደርስ ቀድማችሁ በመውጣት ሁለትም ደግሞ ከምሳ በኋላ ቶሎ በሰአት ባለመድረስ እንግዲህ የተቋሙን የስራ ፍጥነት የምታዳክሙ የምታቀዘቅዙ ሰዎች። አደብ ልትገዙ ይገባል እላለሁኝ ምክንያቱም እንግዲህ ይሄንን የማታደርጉ ከሆነ ተቋሙም እየከሰረ ነው የሚሄደው። መሰራት ያለበት ስራም እንግዲህ በሰአቱ ሳይሰራ ሊቀር ይችላል ማለት ነው። እና ጠቅለል ስናደርገው ሁላችንም ቢሆን ቢበዛ ሁለት ሰዓት ነገር ግን ከአንድ ሰዓት ተኩል እስከ ሁለት ሰዓት ያለ የጊዜ እርዝማኔ ለምሳ በቂ ነው። በሚል እንግዲህ በእንደ ሀገር ደረጃ ማለት ነው። በዚህ ልክ ነው ለምሳ የተሰጠ ጊዜ ለማንኛውም የመንግስት

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ከልብ የመነጨ የሰላምታ ድምፄን እያቀረብኩኝ እንደሚከተለው ጥያቄውን አነብና ለጥያቄው እንግዲህ ቃለ መልስ የምሰጥ ይሆናል ማለት ነው። ለምን ለምን ያህል ጊዜ በዚህ ስራ ሰርተሃል ይላል? እንግዲህ በዚህ ስራ ሲባል የትኛው ስራ ግልጽ በሆነ መልኩ ጥያቄው ስላልቀረበ ዙሮ ይህንን ጥያቄ መመለስ የምችለው እኔ ደግሞ ማለት ነው አሁን እየሰራሁበት ባለሁት ስራ ነው። ስለዚህ በዚህ ስራ ሲል እኔ የምሰራውን ስራ ታሳቢ በማድረግ ስለሆነ በዚያ ልክ እኔ መልስ እሰጣለሁ ማለት ነው። እና እንደሚታወቀው እንግዲህ እኔ በአርባ ምንጭ ዩኒቨርሲቲ በጂኦሎጂ ትምህርት መስክ እንግዲህ በሁለት ሺህ ስድስት በኢትዮጵያ ቀን አቆጣጠር መሰረት ማለት ነው። በሁለት ሺ ስድስት አመት ማነው በሁለት ሺህ ስድስት ዓመተ ምህረት ሰኔ ተመረኩና እንደዚሁ ደግሞ በሁለት ሺህ ሰባት መስከረም በደብረ ማርቆስ ዩኒቨርሲቲ በእጩ መምህርነት ተቀጥሬ። ከገባሁ ጀምሮ የህው አስከ ዛሬ ድረስ እዚሁ በደብረ ማርቆስ ዩነቨርስቲ እንግዲህ በመምህርነት ሙያ እየሰራሁ እገኛለሁ ማለት ነው። እና ጊዜው እንግዲህ ምንድነው አንድም ከ ለሁለት ተከታታይ ለሁለት አመታት በምን ደረጃ ነው? አሲስታንት ማለትም ረዳት መምህር ሆኜ ለሁለት አመት ሳስተምር ቆየሁ እንደገና ተመልሼ ደግሞ ከሁለት አመት በኋላ ማለት ነው ከሁለት ሺህ ስምንት በኋላ በዘጠኝ እና በሁለት ሺህ ዘጠኝ እና በሁለት ሺህ አስር። ለሁለተኛ ዲግሪ ማለትም ለማስተርስ ትምህርት ተመልሼ ወደ አርባ ምንጭ ዩኒቨርሲቲ። ተቀላቀልኩኝ ከዛ በኋላ በሁለት አመት እንግዲህ የማስተርስ ትምህርቴን ጨርሼ ተመልሼ ማለት ነው በሁለት ሺህ አስራ አንድ ተመልሼ ወደ ተቋሙ ማለትም ወደ ዩኒቨርሲቲው በመግባት። በዋና መምህር ምን ማለትም በዋና መምህርነት ወይም ደግሞ በማስተርስ ደረጃ ትምህርት እንግዲህ ለተማሪዎች ማድረስ ወይም ደግሞ ኮርሱን ለተማሪዎች መስጠት ጀመርኩ ማለት ነው። ስለዚህ ለምን ያህል ጊዜ በዚህ ስራ ሰርተሀል ለሚለው አንድም ረዳት መምህር ሆኜ ለሁለት አመታት ያክል በደብረ ማርቆስ ዩኒቨርሲቲ እንደገናም ደግሞ ከሁለት ሺህ አስራ አንድ እስካሁን ድረስ ደግሞ በዋና መምህር ሆኜ በደብረ ማርቆስ ዩኒቨርሲቲ በቺኦሎጂ ትምህርት መስክ ማለት ነው። እንግዲህ ለሲቪል ኢንጂነሪንግ እና ለሃይድሮዶሊክስ ኢንጂነሪንግ ተማሪዎች እንግዲህ የጂኦሎጂ ትምህርትን በተለይም ኢንጂነሪንግ ጂኦሎጂ እና እንዲሁ ሀይድሮ ጂኦሎጂ ኮርሶችን በመስጠት እንግዲህ እገኛለሁ ማለት ነው። ደብረ ማርቆስ ዩኒቨርሲቲ ላይ ስለዚህ ጊዜው ስንት እንደ አጠቃላይ ስንደምረው እንግዲህ የትምህርት በማስተርስ ትምህርት የቆየሁበትን ጨምሮ ማለት ነው። እንግዲህ ወደ አስራ አንድ አመት ሊሞላኝ ነው ማለት ነው። ስለዚህ ለምን ያህል ጊዜ ለሚለው ከሁለት ሺህ ሰባት መስከረም ሁለት ሺህ ሰባት ዓመተ ምህረት ጀምሮ እስከ አሁን እስከ ሁለት ሺህ አስራ ስምንት ድረስ በደብረ ማርቆስ ዩኒቨርሲቲ በመምህርነት እንግዲህ በሲቪል ኢንጂነሪንግ በቴክኖሎጂ ኮሌጅ ውስጥ ሆኜ ማለት ነው። በሲቪል ኢንጂነሪንግ ትምህርት ክፍል የጂኦሎጂ ትምህርትን ለሲቪል ኢንጂነሪንግ ተማሪዎች እና እንደዚሁም ለሀይድሮሊክስ ተማሪዎች ለሀይድሮሊክስ ኢንጂነሪንግ ተማሪዎች ማለት ነው ለእነሱ የኢንጂነሪንግ ጂኦሎጂን እንደዚሁ ሀይድሮ ጂኦሎጂን እንዲሁም ሮክ መካኒክስ ትምህርቶችን ማለት ነው ወይም ኮርሶችን በመስጠት እንግዲህ እያገለገልኩ እገኛለሁ ማለት ነው። ከዚያ በተጨማሪም እንግዲህ የቢሮ አንዳንድ ሀላፊ የቢሮ ቢሮ ላይ አንዳንድ ሀላፊነቶችንም እየሰራሁ በዚሁ አጋጣሚ እነዚህን ሁሉ እየሰራሁ እገኛለሁ ማለት ነው። ስለ ጥያቄው በእጅጉ አመሰግናለሁ ዳግም ደግሞ በተለያዩ ርዕሰ ጉዳዩች ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት እንግዲህ ከዚሁ ሀሳቤን ጨርሳለሁ ማለት ነው አመሰግናለሁ።

እሺ እንግዲህ ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ማለት ነው እንዳላችሁበት የጊዜ አቆጣጠር ሰላም እንዴት አደራችሁ እንዴት አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ እያልኩኝ እንግዲህ ከልብ የመነጨ የሰላምታ ድምፄን በዚህ ልክ እያቀረብኩ ቃለመጠየቁ እንደሚከተለው አንብቤ ማብራሪያ እሰጣለሁ ማለት ነው። እሳት ማንደር ትችላለህ ይላል እንዴ? በሚገባ ነው። ምንድነው? እሳት ማደድ ይሄን ያህል ከባድ ስራ እኮ አይደለም። ይሄ ማለት። ህፃናት ራሱ እሳት ያነዳሉ እኮ እንግዲህ በሰፈር ላይ። ሊሆን ይችላል የትም ቦታ ላይ ስንቀሳቀስ እኮ እሳትን። ተፈለግነው ከክብሪት ጭረን ማለት ነው። ሚነድ ነገር ካለ እንደገና እሳትም እሳትን ለመጫር የሚያስፈልገን ክብሪት ካገኘን እሳትን ማንደድ ምንም ከባድ ስራ አይደለም። ማንም ሰው የሚሰራው ስራ ነው። ህፃናትም ቢሆኑ ራሱ እንደውም እንደዚህ እንትን ስንጫወት እሳትን እየጫርን በእሳት እንግዲህ እያቀጣጠልን ማለት ነው። ቆሻሻዎችን እናቃጥላለን እንደዚሁም ደግሞ ገለባውን እናነዳለን እናቀጣጥላለን እና እሳት ባንደድ ይሄን ያህል ችግር አይደለም። እሳትን እንግዲህ ስናነድ አንድም በከሰል ሊሆን ይችላል ወይም ደግሞ ከእንጨት ሊሆን ይችላል ወይም በገለባ ተጠቅመን ሊሆን ይችላል ወይም ደግሞ ፕላስቲክ አይነት ነገሮች ሚቀልጡ ነገሮችን ተጠቅመን ሊሆን ይችላል ወይም ደግሞ የትኛውንም አይነት ተቀጣጣይ የሆነን ነገር ተጠቅመን እሳትን ልናነድ እንችላለን ማለት ነው። ግን እሳት ለማንደድ ወሳኝ የሚባሉ መሰረታዊ ነገሮች አሉ እነዚህም ምንድነው? አንደኛ የሚነድ የሚቀጣጠል ነገር ከሰል እንጨት ሊሆን ይችላል ከሰል ሊሆን ይችላል ወይም ገለባ ሊሆን ይችላል የትኛውም አይነት ገለባ የደረቀ ገለባ ማለት ነው። ወይም ደግሞ እንግዲህ ነዳጅ ጋዝ ሊሆን ይችላል። ወይም ደግሞ ፕላስቲክ ነገርም ሊሆን ይችላል። ፕላስቲክ ማቴሪያል ስለዚህ ወረቀትም ሊሆን ይችላል ስለዚህ እነዚህ ነገሮች የሚነዱ ነገሮች ናቸው። ስለዚህ እነዚህ ለመንደር ደግሞ የግዴታ ምን ያስፈልገናል ተንኳሽ ነገር ያስፈልገናል የተንኳሽው ምንድነው? ክብሪት መጫድ ሊሆን ይችላል ወይም ደግሞ ክብሪት እንግዲህ ከዛ በተለያየ አይነት መልኩ ልናገኘው እንችላለን። ወይም የኤሌክትሪክ ሀይል ተጠቅመንም እሳትን እንግዲህ ልናገኝ እንችላለን። ስለዚህ እንደገና ከዚህም በተጨማሪ ደግሞ ኦክስጅን ወይም አየር ያስፈልጋል ማለት ነው። እነዚህ ነገሮች ተሟልተው አየር ከለሌ አይነድም አይቀጣጠልም አይያዝልንም ለምን? ለአንድ ነገር ለመንደር ለመቀጣጠል ወይም ለማያያዝ ማለት ነው። የግዴታ አየር ስለ ኦክስጅን ስለሚያስፈልግ ማለት ነው። ስለዚህ ኦክስጅን ምንድነው ማለት ነው? አቀጣጣይ ነገር ነው ማለት ነው። ያለ ኦክስጅን ገለባው ቢኖር ወይም ከሰሉ ከሰሉ ቢኖር ወይም ደግሞ ክብሪቱ ቢኖር ሁለቱም ኖረው አየር ከሌለ በምንም ታምር ቢሆን እሳት ሊያዝልል ሊቀጣጠል ሊነጣ አይችልም ማለት ነው። ስለዚህ አንድ ነገር ለማን ለእሳት እሳትን ለማንደድ ማለት ነው እነዚህ ሶስቱ መሰረታዊ ነገሮች የግድ መሟላት አለባቸው ማለት ነው። እነዚህም የሚቀጣጠል ወይም የሚነድ ነገር እንደገና አየር እንደገና ደግሞ እንግዲህ ይሄንን ሰዓቱ እንዲቀጣጠል ተንኳሽ ነገር ያስፈልጋል ማለት ነው። ማለት እንዲቀጣጠል አነሳሽ ነገር ያስፈልገናል ማለት ነው። ስለዚህ ክብሪቱ እነዚህ ሶስቱ ነገሮች ከተማ አሉልን ክብሪቱ ተቀጣጣዩ ነገር እንደገናም ደግሞ አየር ካለ ማለት ነው። በቀጥታ እንግዲህ ክብሪቱን ጭረን እዛ ሚነደው ነገር ላይ በመለኮስ ማለት ነው። እሳትን ልናያይዝ ልናቀጣጥል እንችላለን ማለት ነው። እና እነዚህ ነገሮች ከተማ አሉ። የሆነ ሰዓት ላይ እነዚህ ነገሮች ተሟልተው ተተገኙ እሳት ማንደድ የማንም ህፃኑ ልጅ ሁሉ የሚሰራው ስላስለሆነ ይሄን ያህል ችግር የለውም። በማለት እንግዲህ ሀሳቤን በዚሁ ልክ ቋጫለሁኝ አመሰግናለሁ። ዳግም ደግሞ በልዩ ልዩ ጥያቄዎች ተመልሼ እመጣለሁ እስከዚያው ቻው።

እሺ ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ። ከልብ የመነጨ የሰላምታ ድምፄን እንግዲህ እንደምትኖሩበት የሰዓት አቆጣጠር መሰረት እንዴት አደራችሁ እንዴት ዋላችሁ እንዴትስ አመሻችሁ በማለት ከልብ የመነጨ ሰላምታ ድምፄን በማቅረብ እንደሚከተለው ቃለ መጠይቁን አንብቤ ማብራሪያ እሰጣለሁ ማለት ነው። ከፀሀይ እንዴት ትጠበቃለህ ይላል? እንግዲህ ከፀሀይ ብዙ ጊዜ ማታ ላይ ምሽት አካባቢና ጠዋት ላይ እንግዲህ ሁላችንም ቢሆን ማለት ነው የፀሀይን ብርሃን ማግኘት ፀሀይን ማየት እንፈልጋለን ሁላችንም ቢሆን ማለት ነው። ነገር ግን ከረፋዱ ከአራት ሰዓት ጀምሮ እስከ አስር ሰዓት አካባቢ ድረስ ያለው ጊዜ ከቀኑ ያለው ጊዜ የፀሀይ ሀሩር በቀጥታ ዲግሪ ማለትም በቀጥታ በዘጠና ዲግሪ ወደ መሬት የሚመጣ ስለሆነ በጣም ሀሩራማ ስለሆነ። ይህንን ሙቀት እንግዲህ መቆቋም ስለሚያቅተን ማለት ነው። ብዙዎቻችን እንግዲህ የፀሀይን ፀሀይን ለመከላከል ወይም የፀሀይን ብርሃን ወይም የፀሀይን ሃሩር ለመከላከል ቅድመ ሁኔታዎችን እናስቀምጣለን ወይም ቅድመ ሁኔታዎችን ተጠቅመን እንከላከላለን ማለት ነው። ከእነዚህም ውስጥ አንደኛው ከተቻለ ስራችን የቢሮ ውስጥ ስራ ከሆነ ቢሮ ውስጥ በመሆን የፀሀይን ብርሃን ከፀሀይ ካሩድ ራሳችንን ልንጠብቅ ልንከላከል እንችላለን ማለት ነው። እንደዚሁም ደግሞ ምናልባትም ውጭ ላይ እየተንቀሳቀስን ከሆነ ደግሞ እንግዲህ ለፀሀይ መከላከያ ለፀሀይም ለዝናብም መከላከያ ተብሎ የሚሰራ ጃንጥላ የሚባል አለ ወይም ደግሞ ጥላ እንለዋለን። ዙሮ ጃንጥላም ሆነ ጥላ ስያሜው እንደ አካባቢያችን ጥላ ነው የምንለው ነገር ግን ሀገራዊ ስያሜው ጃንጥላ ይባላል ይሄንን እንግዲህ በመዘርጋት ማለት ነው። ከፀሀይ ሀሩር በዚህ በጃንጥላችን ልንጠበቅ እንችላለን ማለት ነው ወይም ደግሞ በጃንጥላችን የፀሀይን ሀሩር ልንከላከል እንችላለን ማለት ነው። ምናልባትም እንግዲህ ጉዞ ላይ ካልሆነ ወይም ቁጭ ብለን ከሆነ ደግሞ መስክ ላይ እንግዲህ ከብቶችን እየጠበቅን ከሆነ ዛፍ የሆነ ትላልቅ ዛፎች ጥላ ስር በመቀመጥ እንግዲህ ይሄንን የፀሀይን ሃሩር ልንከላከለው ወይም ልንቋቋመው እንችላለን ማለት ነው። ከዚህም ውጪ ደግሞ እንግዲህ ኩፍያ አሉ ልዩ ልዩ ኩፍያዎች አሉ ኩፍያ ማለት ባርኔጣም ይባላል ኩፍያም ይባላል ዙሮ ሁለቱም ያስማማናል ችግር የለውም አማርኛ ቋንቋ በሁለቱም መግባባት ስለምንችል ማለት ነው። ባርኔጣ ወይም ኩፍያ ራሳችን ላይ በማድረግ እንግዲህ የፀሀይን ሀሩር በዚህ በኩፍያችን መከላከል ወይም ደግሞ የፀሀይ ሀሩር በቀጥታ እኛን እንዳያይ ጉዳት ላይ እኛ ላይ ጉዳት እንዳያደርስ እንግዲህ ይህንን የፀሀይ መከላከያ ባርኔጣ በመልበስ እንግዲህ የፀሀይን ሀሩን እንከላከላለን ወይም እንቆቋቋማለን ማለት ነው። በሌላ መልኩም እንግዲህ ከፀሀይ እንዴት ራሳችንን እንደምንጠብቅ ስገልጽ ደግሞ ቤታችን እንግዲህ በጣም ሀሩር በሚሆን ሰዓት የፀሀይ ሀሩሩ ከፍተኛ በሚሆንበት ጊዜ ማለትም በዘጠና ዲግሪ በቀጥታ በዘጠና ዲግሪ ወደ እኛ የሚመጣ ከሆነ እጅግ በጣም ቆዳን ስለሚያቃጥል ማለት ነው። እቤት ውስጥ እርፍ ብለን ያንን ሰዓት በማሳለፍ እንግዲህ ቁጭ ልንል እንችላለን ማለት ነው። ዝሮ ዝሮ እንደየ ሰው ፍላጎት እና እንደየ ሰው አረዳድ የፀሀይ በጣም ሀሩራማ በምትሆንበት ጊዜ ፀሀይን ብርሃን ለመ የፀሀይ ከፀሀይ ሀሩር ለመከላከል ራሱን በተለያየ ሁኔታ ሊጠብቅ ሊንከባከብ ይችላል ማለት ነው። ለምሳሌ ኮቱን አውልቆ ራሱ ራሱ ላይ ሊያደርገው ይችላል ይሄ ማለት ምንድነው? ከሰሳ ያለ ልብስ በመልበስ ወፈር ያለውን ልብስ ደግሞ ራሱ ላይ በማድረግ ማለት ነው እንግዲህ በቀጥታ ራሱ እንዳይጎዳ በዚህ ልክ እንግዲህ ከፀሀይ ሀሩር ሰው ራሱ ሊጠብቅ ይችላል ማለት ነው። በሌላ መልኩም ለምሳሌ ያገኘናቸውን ለምሳሌ የዛፎችን ቅጠል ራሱ ቆርጠን በመያዝ ማለት ነው። ራሳችን ላይ አድርገን እንደዚህ ልንራመድ እንችላለን በተለይ ጉዞ ላይ ከሆነ ፀሀይ ሀርሩ በጣም ከፍተኛ ከሆነ። ጥላ ላይ እንዳንቀመጥም ጊዜው ሊያልፍብን ነው ጉዞአችንን ሳንደርስ ባሰብነው ቦታ ሳንደርስ ልንቀር ነው። ባርኔጣ ካለን ባርኔጣ እንለብሳለን ባርኔጣ ከሌለን ግን በጣም ፀሀዩ ሀሩር ሲሆን ምንድነው? ቅጠል እንቆርጥና ራሳችን ላይ ቅጠሉን አድርገን ልንራመድ እንችላለን እና እንደ ሁኔታው ነው። የፀሀይን ብርሃን ማነው የፀሀይ ሃሩርን የምንከላከልበት ወይም ራሳችንን የምንጠብቀው? እንደየሁኔታው እንዳለንበት ቦታ እና እንደምንጠቀመው ማቴሪያል በዚያው ልክ ሊለያይ ይችላል ማለት ነው። እንግዲህ በዚህ ሀሳብ ላይ ያለኝ ጠቅላላ ሀሳብ ይሄንን ይመስላል። ዳግም በተለያዩ ርዕሰ ጉዳይ ተመልሼ እመጣለሁ እስከያው ሰላም ቸር ይግጠመን በማለት እንግዲህ በዚሁ ሀሳቤን እጨርሳለሁ ማለት ነው። ታንኪው አመሰግናለሁ።

እሺ የድምጽ የሚሰማችሁ በአለም ዙሪያ ያላቸው የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ እያልኩኝ ይሄ ከበረ የሰላምታ ድምፄን ከልብ በማቅረብ ማለት ነው ቃለ መጠይቁን እንደሚከተለው አንብቤ ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው ወደ ጥያቄው? ስራህን ትወደዋለህ ይላል መልሱ አዎ ነው እንግዲህ በምንም ተአምር ቢሆን ማለት ነው። ሰው የሚሰራበትን የስራ መስክ ሳይወድ ሊሰራ አይችልም። ምክንያቱም። አንድም በስራው ውጤታማ ለመሆን ሁለቱም ደግሞ የሚሰራው ስራ በቃ ወዶትና ወዶ ፈቅዶ እንግዲህ ደስ ብሎት ነው የሚሰራው ማለት ነው። ስለዚህ አንድን ስራ ስንሰራ ማንም አስገዳጅ የለንም አስገዳጅ ያላስገዳጅ ሀይል በራሳችን ፍላጎት እና በራሳችን ይሁንታ ብቻ ስለምንሰራ ማለት ነው። ስራችንን ሁሌም ቢሆን ማለት ነው ወደነውና ደስ ብሎን ነው የምንሰራው ማለት ነው። ማንኛውም ሰው ቢሆን ራሱ በተቀጥሮ በሚሰራበት ተቋም ሊሆን ይችላል ወይም ደግሞ በየግሉም ስራ ሊሆን ይችላል እስከወደደው ድረስ ነው የሚሰራበት እንጂ ስራውን ካልወደደው ስራውን ከጠላው በቃ ወዲያውኑ ራሱ ስራውን ማቆም ይችላል። ስለዚህ ስራን የምንሰራው ሁላችንም ቢሆን ማለት ነው። ከውስጣችን በስራው ደስተኛ መሆናችንን እያወቅን ነው ማለት ነው እንጂ ደስ ሳይለው ውስጡ የሚሰራ ማንም ቢሆን ማንም አካል የለም ማለት ነው። ለምሳሌ እኔ አሁን በደብረ ማርቆስ ዩኒቨርሲቲ ከሁለት ሺህ ሰባት ዓመተ ምህረት ጀምሮ ይሄው ለተከታታይ አስራ አንድ አመት ድረስ ማለት ነው በመምህርነት ነው። ለተከታታይ አስራ አንድ አመት ድረስ እዚሁ በመምርነት ነው እያስተማርኩ ያለሁኝ እኔ። ስራውን ባልወደውና ወይም ደስ ባይለኝ ዛሬውኑም መዉጣት እችል ነበር። ነገር ግን ስራውን ስለምወደውና እንደዚሁም ደግሞ ስራው ለኔ ስለተመቸኝ እንግዲህ ቢያንስ ለአሥራ አንድ አመት ያክል ማለት ነው እስካሁን ድረስ በዚህ በመምህርነት ስራ እያስተማርኩ እገኛለሁ ማለት ነው። እና ሌላችንም ብንሆን የማንኛውም ሰው ይሁን ማለት ነው ፍርድ ቤት የሚሰራው ዳኛው ሊሆን ይችላል ሆስፒታል ህክምና እርዳታ የሚያደርገው የህክምና ባለሙያ ሊሆን ይችላል ወይም መምህርም ሊሆን ይችላል በተለያየ በዩኒቨርሲቲ በኮሌጅ ወይም ደግሞ በሃይስኩል በፕሪፓራቶሪ በኤለመንታሪ ስኩል ሊሆን ይችላል። ዝሮ ምንድነው? ሁሉን ሰው በየተሰማራበት የስራ መስክ ደስተኛ ሆኖ ደስ እስካለውና እስከተመቸው ድረስ ነው የሚሰራ እንጂ ሳይመቸው እና በዚህ ውጣ እና በዚህ ግባ እና ዛሬ እንደዚህ አድርግ ተብሎ ተገዶ የሚሰራ ማንም ሰው እንደሌለ። በዚህ አጋጣሚ እንግዲህ እኔ አንድ ምስክር ነኝ ለማለት ነው። ሀሳቤን ያመጣሁትኝ እና ሁላችንም ቢሆን ማለት ነው ስራችንን ወደንና ደስ ብሎን ነው የምንሰራው የሚል መልስ ነው ያለኝ። ለምሳሌ ደስተኛ ሳይሆን ሳይመቸው የሚሰራ ከሆነማ እኮ አንድም በስራው ውጤታማ አይሆንም። ሁለትም ደግሞ ደስ ሳይለው ስራ ብሎ የሚያስገድደው ሀይልም የለም። ደስ አላለውም ማለት ደግሞ ወደ ስራው ራሱ እንዲመጣ? ማን አስገድደው ታዲያ ስለዚህ። እንደዚህ አይነት ሰዎች ደግሞ የስራን ማደናቀፍ ለስራው መደናቀፍ ትልቅ መንስኤ ስለሚሆኑ ወይም ደግሞ ትልቅ ተጽዕኖ ስለሚያደርሱ ስራው አፈጻጸም ወይም የስራው ውጤት ላይ መሰናክል ስለሚሆኑ ወዲያውኑ ተሎ ገርሰስ ማለት አለባቸው። መባይ ነኝ ለምን? እንግዲህ ተቋሙን በተቋሙ ውስጥ በተለያየ ሙያ ነው ተቀጥረው የሚሰሩ በየትኛውም ቦታ ቢሆን ማለት ነው ስለዚህ እነሱ ደስተኛ ሳይሆኑ የሚሰሩ ከሆነ ውጤት አይኖራቸውም ማለት ነው። በስራቸው ስለዚህ እንደዚህ እያደረጉ የተቋሙን እድገት ወደ ኋላ ከመጎተት ይልቅ ስራውን። ፍላጎተኛ ካልሆኑ ለቀው መውጣት ነው እንጂ ሳይወዱ ቢሰሩ ተቋሙ ላይ ምንም አይነት አስተዋጽኦ ላያደርጉ ይችላሉ ማለት ነው። ለምሳሌ በግልም እንስራ በመንግስትም በመንግስት ተቋምም እንስራ ሁሌም ቢሆን ማለት ነው ስራችንን ወደንና ፈቅደን ደስ ብሎን ተመችቶን ነው መስራት ያለብን ማለት ነው። ለምሳሌ አንድ ነጋዴ እንግዲህ በንግዱ አለም ሳይመቸው ልስራ ቢል ማለት ነው። በቃ ሁልጊዜ ሊገዛ ለንግድ ቢያመጣ እቃ ወይም የትኛውንም አይነት ቁስ አካል ይሁን። በርካሽ ካሉበት ቦታ ወይም ከተመረጡበት አካባቢ ሄዶ ሊያመጣ እዚህ ደግሞ የሆነ ቦታ ደግሞ እንግዲህ ውድ ናቸው በተባሉበት አካባቢ አምጥቶ ሊነግድ ነው ሊያተርፍ ነው። ስለዚህ ስራውን ካልወደደው ከዚያም ሲገዛ በውድ ዋጋ ይገዛና እዚህ ደግሞ በቅናሽ ሊሸጣቸው ይችላል። እና አንድ እንደው ከምንም በፊት ስራ ከመጀመራችን በፊት ማለት ነው። በስራው ላይ ጥልቅ የሆነ ፍቅር ሊኖረን ይገባል። ስለ ስራው ፍቅር ሳይኖረን ስራ እንጀምር ብለን ብንጀምረው ሁሌም ቢሆን ኪሳራ ነው እንጂ ምንም አይነት ፖዘቲቭ አስተዋጽኦ አወንታዊ አስተዋጽኦ አይኖረንም ማለት ነው። እና በዚህ ልክ እንግዲህ አወንታዊ አስተዋጽኦ ለማድረግ በተቀጠርንበት ቦታ የምንሰራውን ስራ ወደንና ፈቅደን መሆን አለበት የሚል ጠቅለል ያለ መልስ ነው። ያለኝ

እሺ አመሰግናለሁ እንግዲህ እንደምትኖሩበት አካባቢ ሰዓት አቆጣጠር ይህን ድምጽ ለምትሰሙ የሰው ልጆች በሙሉ ማለት ነው። ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴትስ አመሻችሁ በማለት ክብር የተሞላበትን ከልብ የመነጨ ሰላምታ ድምጽ እያሰማሁ መጠይቁን አንብቤ ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። ይቅርታ መጠየቅ ቀላል ነው ይላል በጥያቄ መልክ ስለተጻፈ ይቅርታ መጠየቅ ቀላል ነው ተብሎ ነው መነበብ ያለበት ስለዚህ ይቅርታ መጠየቅ ቀላል ነው። ተብሎ ለተጠየቀው ጥያቄ እንግዲህ እንደየሰው ሁኔታ ሊለያይ ይችላል። መልሱ ቀላል ነውም ከባድ ነውም ለማለት እኔ እንግዲህ ለኔ ለራሴ ከሆነ ቀላል ነው ነው የምል። ነገር ግን እንደየሰው ባህሪ እንደየሰው ፀባይ እንደየሰው አስተዳደግ እንደየሚኖርበት አካባቢ የማህበረሰብ ልቦና ስነ ልቦና የሚለያይ ይሆናል ማለት ነው እንጂ። ለምሳሌ አንድ ሰው በሰራው ስራ በሰራው ጥፋት ማለት ባጠፋው ጥፋት ወይም ደግሞ አውቆ ሊሆን ይችላል ወይም ሳያውቅ ባደረገው ስህተት የስህተት ድርጊት ማለት ነው። ይቅርታ መጠየቅ የበደለውን አካል ወይም የበደለውን ግለሰብ ወይም የበደለውን ተቋም ወይም ያስቀየመውን ሰው ማለት ነው። ይቅርታ መጠየቅ ቀላል ነው ለምን? ይሄንን እንደዚህ ይሄን ጉዳይ እንደዚህ እንደዚህ አድርጌ እንደዚህ የተናገርኩ ወይም እንደዚህ ያልኩህ ወይም እንደዚህ አድርጌ የበደልኩህ እኔ አንድም ባለማወቅ ነው ሁለቱም ስሜታዊ ሆኜ ነው ወይም ደግሞ ብቻ የራሱን አመክንዮ በማቅረብ ማለት ነው። ተጨባጭ የሆነ ምክንያት በማቅረብ ይቅርታ ቢጠይቅ ይሄ ክብር እንጂ ውርደት አይደለም። ምክንያቱም የሰው ልጅ ሁሉ ምንድነው? ታርቆ በስምምነት ይኸው ሊጣላ ሰው መቼም ከሰው ጋር ሲኖር ሊጣላ ሊቀያየም እንደዚሁም ሊሰዳደብ ይችላል። ነገር ግን በሰል ብሎ ማለት ያ ማለት ምንድነው? ወደኋላ መለስ ብሎ ባደረገው ድርጊት በመጸጸት ማለት ነው። እንግዲህ ነገሮችን በብስለት በማየት እንዲህ በመጣላቴ ምን አትርፋለሁ? ከእሱ ጋር ስለተጣለሁኝ ስለተኮራረፍኩ ወይም ስለተቀያየምኩ የማገኘው ጥቅም ምንድነው ብሎ ራሱን መጠየቅ አለበት። መቼም ከጠብ የሚገኝ አንድም አንድም ነገር የለምና። እንግዲህ የጠብ ውጤቱ ምንድነው? ተቀያይሞ ብቸኝነት መሆን ካልሆነ በስተቀር ሌላ አንድም ጥቅም ስለሌለው። ያስቀየመውን ወይም የበደለውን ወይም ደግሞ ያስከፋውን ሰው ማለት ነው። ቢችል ተንበርክኮ ባይችል ደግሞ ታንገቱ ዝቅ ብሎ ለበደልኩህ በደል ላጠፋሁ ጥፋት ይቅርታ አድርግልኝ። ብሎ እንግዲህ የበደለውን ያስቀየመውን ወይም ደግሞ ያስከፋውን ሰው ይቅርታ መጠየቅ ቀላል ነው ባይ ነኝ። እኔ ለራሴ ስለዚህ ምናልባትም እንግዲህ ይቅርታ ሲያደርግ ማለት ነው። አንድ ብቻውን ሄዶ ይቅርታ ለማለት ሊከብደው ይችል ይሆናል ምክንያቱም እንግዲህ ሆን ብሎ ሊሆን ይችላል ወይም ሆን ብሎ ላይሆንም ይችላል። አንድን ሰው አስቀይሞ እንደገና ተመልሶ ሄዶ ይቅርታ ለማለት ሊከብደው ስለሚችል። አንድ ሌላ ሶስተኛ ወገን ይፈልጋል ማለት ነው። ስለዚህ የሶስተኛ ወገን ምንድነው የሚሆነው ማለት ነው። ምን ይለዋል ይሄን ሶስተኛውን ወገን ማለት በይቅርታ ተጠያቂው እና በይቅርታ ጠያቂው መካከል አንድ ሶስተኛ ወገን ይኖራል። ይሄን ሰውዬ አይ አያ እከሌን እኮ እንዲህ አድርጌ አስቀይሜው እንዲህ አድርጌ በድዬው እንዲህ አድርጌ አስከፍቼው በዚህ እለት እንደዚህ እንደዚህ ብዬ ተናግሬው ዛሬ ይቅርታ መጠየቅ ፈልጌ እንደው ባክህን አስታርቀን ምናምን ነገር ይለዋል ማለት ነው። አስታርቀን አስማማን ይቅር በእንተ እግዚአብሔር እንውረድ ይለዋል። ከዚያ እንዴ ይሄማ መልካም ነገር ነው እንጂ ደስ የሚል ነው ይልና ደግሞ ይሄ ሶስተኛው አካል ማለት ነው። እንግዲህ ሰዓትና ጊዜ ይቀጥራሉ ከዚያ በኋላ በተቀጠረበት ሰዓትና ጊዜ ይህንን የተበዳይንና በዳይ በአንድ ላይ እንዲገናኙና እዚያ ላይ ደግሞ ይሄ የበደለ አካል ማለት ነው ወይም የበደለው ሰውዬ። እንግዲህ ከጉልበቱ በረከክ ከአንገቱ ዘቅዘቅ ብሎ ሽመሉን መሬት ላይ በመጣል እንግዲህ ምናልባት እንደየአካባቢው የማህበረሰብ ስነልቦና ሊለያይ ይችላል። ዙሮ እንደኛ አካባቢ ሽመሉን መሬት ላይ ይጥልና ተጉልበቱ በርከክ ብሎ እጆቹን ዘርግቶ እጅ በመንሳትና እንደዚሁም ታንገቱ ዝቅዝቅ በማለት በማዘቅዘቅ ማለት ነው። ይቅርታ እንዲያደርግለት ይለምነዋል ወይም ይማፀነዋል ማለት ነው። በዚህ ሰዓት ስለ ይቅር በይንተ እግዚአብሔር ይበባሉና። ከዚህ በኋላ ምንም አይነት ቂም በሁለታቸው መካከል ላይኖር ከዚህ በፊት ያደረጉት ያደረገው ንግግር ስህተት መሆኑን ሁለታቸውም ተረድተው በዚያ ልክ እንግዲህ ሀሳቡን ይረዱና ይቅርታ ተደራርገው ይለያያሉ። ማለት ነው

እሺ አመሰግናለሁ እንግዲህ እንደምትኖርበት አካባቢ ሰዓት አቆጣጠር ይህንን ድምጽ ለምትሰሙ ሁሉ ወይም ይህን ድምጽ ለምታዳምጡ ሁሉ ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴትስ አመሻችሁ በማለት ተልብ የመነጨ የሰላምታ ድምፄን በማሰማት ቃለመጠይቁን እንደሚከተለው አንብቤ ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው ወደ ቃለመጠየቃችን እሄዳለሁ። በመስመር ላይ ሙዚቃ ትሰማለህ ይላል መልሱ አዎ ነው። እንግዲህ በመስመር ላይ ሲባል ሁለት አይነት ትርጉም ነው ያለው ምንድነው? በመስመር ላይ አንድም በመንገድ ላይ ለማለት ነው። ሁለተኛ በዋናነት ግን በመስመር ላይ ሲባል ሙዚቃው በኢንተርኔት ላይ የተጫነ ሙዚቃ ይኖራል ይሄንን ሙዚቃ ዳውንሎድ ሳናደርግ እዚያው ኦንላይን ላይ እያለ ማዳመጥ መቻል ነው። ማለት ከኢንተርኔት ሳናወርደው እዚያው ኢንተርኔት ላይ እንዳለ ማዳመጥን ነው ሚጠይቅ ማለት ነው። እና ብዙ ጊዜ እንግዲህ እኔ ቢሮ ቁጭ ብዬ ስራዎቼን ስሰራ ወይም ደግሞ በየትኛውም ቦታ ማለት ነው ዋይፋይ ወይም ደግሞ ኢንተርኔት ባለበት አካባቢ እንግዲህ ስቀመጥ ምግብ ቤት ሊሆን ይችላል ወይም ቢሮ ሊሆን ይችላል ብቻ ምንድነው ድምፁን ሌላ ሰው እንዳይረብሽ በ ድምፁን በመመጠን የድምጹን መጠኑን በመቀነስ ማለት ነው። እንግዲህ መስመር ላይ እዚያው እንደሆነ ሙዚቃው አዳምጣለሁ። ማለት በሙዚቃው እዝናናለሁኝ አዳምጣለሁ ማለት ነው። ብዙ ጊዜ እንደው አልፎ አልፎ ደግሞ ምንድነው የማደርገው ማለት ነው። ምናልባት ሙዚቃው በጣም የተለየና እንደዚሁም በቃ ገና አዲስ የሆነ ሙዚቃ ከሆነ ምናልባትም ልጆቼ እንዲያዳምጡት እቤትም እንግዲህ አንዳንድ ፕሮግራሞችም ሊኖሩ ስለሚችሉ ለዚያ ማድመቂያ ይሆናል ብዬ ካሰብሁትኝ ይህንን ሙዚቃ ላወርድና አውርጄ ይዤው ልሄድ እችላለሁኝ። ነገር ግን ብዙ ጊዜ ማለት ነው እንግዲህ እዚያው በመስመር ላይ እያለ ሙዚቃዎችን አዳምጣለሁኝ ስራዬን ጎን ለጎን ደግሞ ስራዬን እየሰራሁ ጎን ለጎን ደግሞ ሙዚቃውን አዳምጣለሁ ማለት ነው። እና ሙዚቃ ማዳመጤ ምንም አይነት እንግዲህ ስራ ላይ ምንም አይነት እንከን እንደማያሳድርብኝ ወይም እንቅፋት እንደማይሆንብኝ በዚህ መረዳት እችላለሁ ማለት ነው። እና እንደው አልፎ አልፎ ቅድም እንደገለጽሁትኝ አዳዲስ ሙዚቃዎቹ በጣም አዲስ የሆኑ ሙዚቃዎች ካሉ ምናልባትም እንግዲህ ለህፃናቱ እቤት ለልጆቼ ያዳምጡታልም ብዬ ስለማስብ ያንን እንግዲህ ላወርድና ይዤላቸው ልሄድ እችላለሁኝ እንጂ እኔ ብዙ ጊዜ ሙዚቃ እዚያው መስመር ላይ እያለ ነው ሙዚቃውን የማዳምጠው ማለት ነው። ስለዚህ የት ታዳምጣለህ እንዴት ታዳምጣለህ? ለሚለው ደግሞ ብዙ ጊዜ እንግዲህ የአእምሮ ስራ የጽሁፍ ስራ እንደዚህ ስሰራ ማለት ነው። ጎን ለጎን መጠኑን የው የሙዚቃውን መጠኑን በመቀነስ ድምፁን የድምፁን መጠን በመቀነስ ማለት ነው። ሙዚቃን እያዳመጥሁኝ ስራዬን እሰራለሁ ማለት ነው። እንደዚሁም ደግሞ አልፎ አልፎ ደግሞ ኤርፎን በመጠቀም እንግዲህ ድምፁ ውጭ ወጥቶ ሌላ ሰዎችን እንዳይረብሽ ወይም ደግሞ ጎን ላይ ያሉ ቢሮዎች ድምፁ እንዳይረብሽ ማለት ነው ድምፁን በመቀነስ በዚህ ልክ ሙዚቃ መስመር ላይ እያለ አዳምጣለሁኝ የሚል ጠቅለል ያለ መልስ ነው ያለኝ። ስለዚህ እኔ ብቻም ሳልሆን ማንም ሰው ቢሆን ራሱ ምንድነው? የሚያደርገው ብዙ ጊዜ ለመስመር ላይ እያለ ሙዚቃውን እዚያው ከመስመር ላይ ማለት ነው ያዳምጣል። ተፈለገ ኤርፎን ሊጠቀም ይችላል አሊያም ደግሞ ዝም ብሎ ድምፁን ቀንሶ ቢሮው ዝም ብሎ ስራዎችን ሲሰራ እያዳመጠ ማለት ነው። በቃ ስራውን ይሰራል ማለት ነው። እንዲሁም አልፎ አልፎ ደግሞ ምንድነው? ጉዞ እየተጓዘ ሁሉ ሰው ራሱ ምንድነው? ኤርፎን ይሰካና ከስልኩ ላይ ከዚያም ወዚቃውን እያዳመጠ ነው። ብዙ ሰው እንደውም የሚንቀሳቀሰው በዚህ በዚህ ጊዜ ምንድነው? አንድም ሰአቱን ሳናስበው ሰዓቱ እንዲሄድልን ይሆናል። ምናልባት እንደው ቀኑ ከከበደን በሌላ መልኩም በተለይ ረጅም ጉዞ ስንጓዝ እንዲህ አይነት ሙዚቃዎችን ዳታ በማብራት ማለት ነው። ተዚያ ላይ ኤርፎን ተጠቅመን ሙዚቃውን እያዳመጥን ስንንቀሳቀስ ሁሉን ነገር ስራውን ሁሉ ምንም አይነት ድካም የድካም ስሜት ሳይሰማን ስራዎቻችንን በቃ ቀጠፍ ባለ መልኩ እንጨርሳለን ማለት ነው። ስለዚህ ሙዚቃው አንድም እንደመዝናኛነት እየተጠቀምነው ነው ማለት ነው። ስራችንንም በቀላሉ እንድንሰራ ያስችለናል ማለት ነውና። በመስመር ላይ ሙዚቃ ትሰማለህ? ለሚለው መልሱ እንደ አጠቃላይ አዎ ይሆናል ማለት ነው። እንግዲህ ዳግም በተለያዩ ርዕሰ ጉዳዮች ተመልሼ እመጣለሁኝ እስከዚው ግን ሰላም ቸሪ ይግጠመን። በማለት በዚህ ርዕስ ላይ ያለኝን ሀሳብ እዚህ ላይ እጨርሳለሁ አመሰግናለሁ።

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር። እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴትስ አመሻችሁ በማለት እንግዲህ የከበረ ከልብ የመነጨ የሰላምታ ድምፄን በማቅረብ ቃለመጠይቁ እንደሚከተለው አንብቤ ለቃለመጠይቁ ማብራሪያ እሰጣለሁ ማለት ነው። ወደ ቃለመጠይቁ ወዳለው ትንኞች በአካባቢው አሉ ይላል። እንዴ በሚገባ ነው መልሱ ምክንያቱም ትንኝ ማለት እንግዲህ ተመጣጣኝ የሆነ እርጥበት እንደዚሁም ተመጣጣኝ የሆነ የአየር ፀባይ የአየር ንብረት ያለበት አካባቢ ላይ። ትንኞች ማለት ነው መቼም እንግዲህ መቼም ይራባሉ ማለት ነው ማለት ትንኞች የማይራቡበት አካባቢ የለም። ምናልባት ከአቅም በለይ የሆነ ሙቀት ከሆነ እና እርጥበት ከሌለ በስተቀር እንጂ እርጥበት ባለበት አካባቢ እና ተመጣጣኝ ሙቀት ባለበት አካባቢ ሁሉ ትንኞች ይራባሉ። እነዚህ ትንኞች ደግሞ እጅግ በጣም ሲበዛ መርዘኛ ናቸው። ይሄም ማለት ሰዎች ማታ እንቅልፍ ላይ ሲሆኑ እንግዲህ በየትኛውም ቀዳዳ ተጠቅሞ ወደ ቤት ውስጥ ይገቡና ሰዎችን ቆዳቸውን እንግዲህ በስተው በመግባት ደማቸውን ይመጣሉ በዚህ ምክንያት ደግሞ የተለያዩ በሽታዎችን ወደ ሰው ልጅ ያስተላልፋሉ። እንደዚሁም ደማቸውንም ቀድተው መጥተው ይሄዳሉ እንደገና ደግሞ ቆዳቸውንም ይበሷቸዋል ማለት ነው። እና በተለይ እኛ ማታ ተበ እንቅልፍችን ጠዋት ስንነቃ ፊታችን ጡብጡብ ብሎብን እብጥ እብጥ ብሎ እናገኘዋለን ያ ምንድነው ትንኞች የነከሱን ወይም ደግሞ ትንኞች የነደፉበት ቦታ ነው ማለት ነው። እና ትንኞች እንግዲህ የት አካባቢ ነው በብዛት የሚኖሩት ማለት ነው። ተመጣጣኝ ሙቀት እና ተመጣጣኝ ያየ ማነው የእርጥበት ሁኔታ ባለበት አካባቢ እንደዚሁም ሳራማ ወይም ገለባ ያለበት አካባቢ እንግዲህ ለመኖሪያነት እንደ ምቹጌነት ይጠቀሙታል ያንን ማለት ነው። ስለዚህ ምንም አይነት ጉዳት ሳይደርስባቸው ተመጣጣኝ ሙቀት ተመጣጣኝ እርጥበት እና እንደዚሁም ሳር ግብስባስ ባለበት አካባቢ ማለት ነው። ለመኖር ወይም ደግሞ እንደ ምቹጌነት ስለሚጠቀሙት ይህንን አካባቢ በዚህ አካባቢ እና እንዲህ አይነት የአገር ፀባይ ባለበት ዙሪያ ወይም በዚህ አካባቢ ትንኞች በብዛት ይራባሉ በብዛት ይኖራሉ። ስለዚህ ማታ ደግሞ እንግዲህ የሰው ልጅ እንቅልፍ ላይ ሲሆንላቸው ሲተኛላቸው ማለት ነው። በቀጥታ እንግዲህ በተለያዩ የቤቱ ቀዳዳ ክፍል ተጠቅሞ ወደ ቤት ውስጥ ይገቡና ሰዎች እንግዲህ እንቅልፍ ላይ ሲሆኑላቸው የሰውነት ቆዳቸውን እየበሱ ደማቸውን የሚመጡና እንደዚሁም ደግሞ ልዩ ልዩ በሽታዎችን የሚያስተላልፉ ይሆናል። እንደዚሁም ደግሞ የቆዳ ምንድነው ይሄ የቆዳ በሽታ ራሱ ያስከትላሉ ማለት ነው። ቆዳችን ጡብ ጡብ የሚል እብጠት ነገር እንዲፈጥር እንዲፈጠርበት ያደርጋሉ ማለት ነው። እና በዚህ ልክ እንግዲህ ትንኞች አስቀያሚና በዚህ ልክ በሰው ላይ ጉዳት የሚያደርሱ ነፍሳት በመሆናቸው እንግዲህ እነዚህ ትንኞች እንደዚህ አይነት ችግር እኛ ላይ እንዳያደርሱብን ተገቢውን ቁጥጥር በማድረግ ትንኞችን መከላከል መቻል አለብን ማለት ነው። ስለዚህ እንግዲህ ትንኞች ከሚባሉት ውስጥ ወባ ራሱ አንዷ ሌላ ትንኝ ናት እንደዚሁም ደግሞ ሌሎች ትናንሽ ነፍሳት አሉ እንደዚህ የሚናደፉ እነሱን ሁሉ አብሮ ያካትታል ማለት ነው። እና እንደዚህ እና አይነት ትንኞች እንግዲህ ወደ ቤት እየገቡ እኛ ላይ ቅድም የገለጽኩትን አይነት ህመም አይነት እንዳያስከትሉብን ቆዳችንን እንዳይበሱ ደማችንን እንዳይመጡ ብንችል ብንችል እንግዲህ የትንኞች የትንኝ መከላከያ መረብ መጠቀም መቻል አለብን ማለት ነው። ያ ማለት ምንድነው? ትንኞች ወደ እኛ መጥተው የቆዳችንን እየበሱ ደማችን እንዳይመጡ የትንኝ መከላከያ መረብ ብንጠቀም የተሻለ ይሆናል ማለት ነው። ጤንነታችንን ለማስጠበቅ ስለዚህ ሁላችንም ብንሆን ትንንኞች በብዛት በሚኖሩበት አካባቢ የትንኝ መከላከያ መረብ እየገዛን አልጋችንን በዚያ ወጥረን በመሸፈን ማለት ነው። ወባን እና ሌሎቹንም የትንኝ አይነቶችን መከላከል መቻል እንዳለብን በዚህ አጋጣሚ እንግዲህ መልእክቴን አስተላልፋለሁ ማለት ነው። እንደውም ብዙ ጊዜ በጤና ባለሙያዎች በኩል ይሄ የትንኞች መከላከያ የትንኝ መከላከያ መረብ በተለይ አቅመ ደካማ ለሆኑ ሰዎች በነፃ እየታደለ ይሰጥ ነበር ይሄንን አውቃለሁኝ። ዙሮ በነፃ የሚሰጥ ወይም ደግሞ ገበያ ላይ ካለ ከገበያ በመግዛት ትንኞች እንዲህ አይነት የተለያዩ በሽታዎችን እኛ ላይ እንዳያሳድሩብን እንዳያመጡብን የወባ መከላከያ የትንኝ መከላከያ መረብ በመጠቀም የራሳችንን ጤንነት እንጠብቅ እናስጠብቅ የሚል ጠቅልል ያለ መልስ ነው። ያለኝ አሁን እንግዲህ ሰዓት እያለቀብኝ ስለሆነ ሰላም ቸር ይግጠመን በማለት በዚሁ እጨርሳለሁ

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አደራችሁ እንደምን አረፈዳችሁ እንደምንስ ዋላችሁ እንዴትስ አመሻችሁ በማለት። የከበረና ጥልቅ የሆነ የሰላምታ ድምጽዬን እያሰማሁኝ ቃለመጠየቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ የአካባቢዎ ገብያ እንዴት ነው ይላል? እንግዲህ ገበያ ስንል ገዥና ሻጪ የሚገናኙበት የገበያ ማዕከል ማለት ነው። ስለዚህ ይሄ የገበያ ቦታው ማለት ነው ሽያጭ ማለት። የኢንዱስትሪ ምርት ሊሆን ይችላል ወይም የግብርና ምርት ሊሆን ይችላል ዞሮ ዞሮ ምርት። ለገበያ የሚቀርብበት ቦታ ምን ይባላል ገበያ ይባላል ማለት ነው። ለሽያጭ ወይም ለግዢ የሚቀርብበት ቦታ ምን ይባላል ገበያ ሲባል እንግዲህ የገበያ ደግሞ። አንዳንዴ እንግዲህ ገበያው በጣም ይጨምራል የነገሮቹ ሁሉ ዋጋቸው እዚያ ላይ ይሰቀላል። አንዳንዴ ደግሞ ጤናማ የሆነ የገበያ ስርዓት ይፈጠራል። ዞሮ ዞሮ ገበያ ሲባል እንግዲህ አምራችንና ተጠቃሚ። ወይም ደግሞ የኢንዱስትሪ ውጤት የሆነ ምርትም ይሁን ወይም ደግሞ የግብርና ምርት ውጤት የሆነም ይሁን ብቻ የትኛውም አይነት ትምህርት እንግዲህ ለሰው ልጅ። የሰው ልጅ በህይወት እስካለ ድረስ ብዙ አይነት ነገሮችን ይፈልጋል። ልብሱን ምግቡን መጠጡን እንደዚሁም ልዩ ልዩ የቤት እቃዎችን ይሄ ሁሉ ነገር የሚገኘው ከየት ነው ማለት ነው። ገበያ ነው ከገበያ እየተገዛ ነው። ይሄ ሁሉ የሚሟላው እና። እንግዲህ እነዚህ ሁሉ እቃዎች እንደ አጠቃላይ በግብርና ምርት የሚመረቱና በገበያ የስራ አይነት የሚመረቱና እንደዚሁም ደግሞ በኢንዱስትሪ የተለያየ ኢንዱስትሪ አይነቶች አሉ በእነሱ ውስጥ የሚመረቱ ምርቶች ናቸው። እና እነዚህ ሁሉ ምርቶች የት ነው ገቢ ያለኝ ነው እንግዲህ። ሻጭና ገዢ በመገናኘት የገበያ ግብይት የሚያደርጉት እና ስለዚህ ይሄንን ለማድረግ ደግሞ እኛ አካባቢ። ገበያው ማለት ነው ብዙ ጊዜ ቅዳሜ ቅዳሜ ማክሰኞ እና ሀሙስ በተለይ እነዚህ ከሳምንት ሶስት ቀናት የገበያ ቀን ናቸው። ስለዚህ በእነዚህ ቀናት እንግዲህ የእህል አቅርቦትም ይሁን ወይም ደግሞ የሱቃ ሱቅ ሱቅ ላይ የሚሸጡ ሁሉም ነገር ማለት ነው በተሟላ ሁኔታ እንግዲህ ይገኛል ማለት ነው። እና ሁላችንም ቢሆን ማለት ነው። በተለይ በእነዚህ በሶስቱ በቅዳሜ ማክሰኞ እና ሀሙስ እለት ማለት ነው። ሁሉንም ነገር የፈለግነውን ነገር በአይነትና በመጠን የምናገኝበት በመሆኑ ገበያው እጅግ በጣም ሲበዛ የፈለግነውን ነገር የምናገኝበት ሰላማዊ ገበያ ነው ማለት ነው በእኛ አካባቢ ያለው። አልፎ አልፎ ግን እንግዲህ ይሄ። በተለይ ባለጌ ልጆች አሉ ምንድን ናቸው? እንግዲህ የሰው ኪስ በመስረቅ እንግዲህ ገንዘብ በመዝረፍ የሚተዳደሩ እንደ ሌብባ ማለት ነው። ስያሜያቸውም ሌባ ወይም ዘራፊ ነው የሚባሉት። እንደነዚህ አይነት ሰዎች። ጨመር ያለ ብር ይዞ በኪሱ ሰው ታዩ ማለት ነው። በቃ በድብቅ ሲከታተሉ ሲከታተሉ ይቆዩና ባላወቀበትና እርሱ ባልተረዳበት መልኩ ሳያያቸው ወይም ሳይሰማቸው እንግዲህ የብር ዝርፊያ ያካሂዳሉ ማለት ነው። ማለት ሳይሰማቸው እሱም ሳያውቅ ማለት ነው። ከኪሱ አውጥተው ሊወስዱበት ይችላሉ። በተለይ ይሄ አመታዊ በዓላት የበአል ጊዜ ማለት ነው እንደ አይነት እንግዲህ ሰዎች እንዲህ አይነት ጉዳት በብዛት ይደርስባቸዋል ያ ማለት ምንድነው? በሬ ሊገዙ ይሄዳሉ ወይም በግ ሊገዙ ይሄዳሉ በጣም ገበያው ከመጨናነቁ የተነሳ ማለት ነው። ግፊ አንደኛው ሌላኛውን በቃ እየተገፋፋ ስለሚሄድ የህዝቡ ቁጥር። ምንም ቁጥር አልባ ስለሚሆን ማለት ነው። በጣም ይገፋፋል ሰው በጣም ነው ጥቅጥቅ ነው የሚል በቃ ገበያው በህዝብ ቁጥር ይሞላል ስለዚህ። እየተገፋፋ ሲያውቆ የገፈው ይመስልና በኪሱ ገብቶ እንግዲህ ያንን ብር ይዞ ወዳጥ ይላል ማለት ነው። ሌባ ደግሞና በተለይ አመታዊ በዓላት ሲመጡ በዚህ ልክ ጥንቃቄ በማድረግ። ምንድነው ማድረግ ያለብን ማለት ነው? ራሳችንን መጠበቅ መቻል አለብን ማለት ነው። ለሌባ እንዳንጋለጥ እና እንግዲህ በእኛ አካባቢ ያለው ገበያ አመታዊ በዓላት ሲመጡ ብቻ ነው። በጣም የሚጨናነቅ እንጂ ከዚያ ውጪ ባለው ሁኔታ። እንግዲህ ገበያው ሰላማዊ ነው ማለት ነው። አመታዊ በዓላት ሲመጡ በተለይ ይሄ ጥር ወቅት ላይ በቃ አመታዊ ባላት ስለሚበዙ። በዚያ ወቅት ላይ ሌባ በቃ ከሰዎች። ከግለሰቦች ኪስ በመግባት ብራቸውን በኪሳቸው የያዙትን ሁሉን ነገር ስልካቸውን ብራቸውን። ይዞ በመሄድ እንግዲህ ይታወቃል ማለት ነው። እና ብዙዎቻችን እንግዲህ በዚህ አጋጣሚ አመታዊ በዓላት ሲመጡ የሰው ግፍፊው ገበያ ላይ ግፍፊው በጣም ከባድ ስለሚሆን ማለት ነው። በግፊይ ሰዓት ኪሳችንን ጥንቃቄ በማድረግ መንቀሳቀስ እንዳለብን። በዚህ አጋጣሚ እንግዲህ ጠንክር ያለ መልእክት አስተላልፋለሁ ማለት ነው

እሺ አመሰግናለሁ እንግዲህ ድምፄ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴትስ አመሻችሁበት ማለት እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው ከልብ የመነጨ የሰላምታ ድምፄን በማቅረብ ቃለ መጠይቁን አነብና ለቃለ መጠይቁ መልስ እሰጣለሁ ማለት ነው። የሙዚቃ መሳሪያ መጫወት ትችላለህ ይላል? መልሱ አዎ ነው እንግዲህ የሙዚቃ መሳሪያ ሲባል ከበሮ አለ አታሞ አለ ጥሩምባ አለ ዋሽንት አለ ጊታር አለ መሰንቆ አለ ብቻ ብዙ አይነት ናቸው። እንግዲህ የሙዚቃ መሳሪያዎች ስንላቸው በዋናነት የሙዚቃ መሳሪያዎች እንደ አጠቃላይ። ምንድነው? የምት የሙዚቃ መሳሪያ እና የትንፋሽ የሙዚቃ መሳሪያ ተብለው በሁለት ይከፈላሉ። ይህም የተባለበት ምክንያት ምንድነው? እንግዲህ እነዚህ የሙዚቃ መሳሪያዎች የሙዚቃ ድምጽ የሚያወጡልን የትንፋሽ ስንል እፍ በማለት በትንፋሽ በአየር አማካኝነት ድምጽ ስለሚፈጥሩ ነው። እንደዚሁም የምት የሙዚቃ መሳሪያዎች ያልኩበት ዋናው ምክንያቱ ደግሞ እነዚህ መሳሪያዎች ማለት ነው። በእጅ ሊሆን ይችላል ወይም ደግሞ። መሳሪያ ተጠቅመን ራሱ ሊሆን ይችላል ያንን የሙዚቃ መሳሪያውን በመደብደብ ድምጽ እንዲያወጣልን እናደርጋለን ማለት ነው። ለምሳሌ ይሄንንም ስል ለምሳሌ አታሞ ከበሮ አለ እነዚህ ሁሉ የሙዚቃ መሳሪያዎች በእጃችን ስንመታቸው ነው ድምጽ የሚሰጡን ማለት ነው። ለምሳሌ አታሞ ድም ድም ድም ድም የሚል ቅላጼ ያለው ድምጽ የሚሰጠን ምንድነው? በእጃችን አታሞውን ስንደበድበው ነው ማለት ነው። በዚህ ፍጥነት በዚህ ቶን በዚህ ቅላጼ ስንመታው እንግዲህ ይሄንን እንትን ይፈጥርልናል ይሄንን ድምጽ የሙዚቃ ድምጽ ይፈጥርልናል ማለት ነው። ወይም ደግሞ ዋሽንት ወይም ደግሞ ጥሩንባ የምንላቸው ደግሞ በትንፋሽ አማካኝነት ነው ሙዚቃ የሚፈጥሩት ለምሳሌ ጥሩምባ ትንፋሻችንን እፍ ስንለው ማለት ነው። ቱ ቱ ቱ ቱ የሚል ድምጽ ይፈጥራል ይሄ ምንድነው? በትንፋሻችን አማካኝነት ነው እንደዚህ አይነት የሙዚቃ ድምጽ የምንፈጥረው ማለት ነው። በሌላ በኩልም የክር የሙዚቃ መሳሪያዎች ይባላሉ በሶስት በዋናነት በሶስት ነው የሚከፈሉት የክር። የትንፋሽ እና የምት ተብለው ማለት ነው። የክር የሙዚቃ መሳሪያዎች የምንላቸው ደግሞ እንደ ማሲንቆ እንደ በገና አይነት ነገሮችን ነው። ስለዚህ አሁን የክር የሚባሉትን ደግሞ ይሄ በገና ማሲንቆ እነዚህ ምንድን ናቸው? የክር የሙዚቃ መሳሪያዎች ናቸው። ክሩ ምናልባት ክር ላይሆን ይችላል። ከሲባጎ ወይም ደግሞ ከእንስሳት ጅማትም ሊዘጋጅ ይችላል ዞሮ ያ ይወጠርና ይሄ ክሩ ይወጠርና ያንን የተወጠረውን ክር ማለት ነው። በሌላ የራሱ መገዝገዣ እቃ አለች መሳሪያ አለች በዚያች እየገዘገዝን ማለት ነው። በጣም የሚያምር እና በጣም እንትኑ ቅላጼው ራሱ ድንቅ የሚባልለት ዜማ መፍጠር ይቻላል ማለት ነው። እንግዲህ መሰንቆ ስለዚህ መሰንቆም ይሁን እንደዚሁም ደግሞ ይሄ ምንድነው? በገና የምንላቸው አይነት የሙዚቃ መሳሪያዎች በክራቸው ነው ድምጽ የሚፈጥሩት ማለት ነው። ተወጥረው የታሰሩትን ክሮችን አንድም በጣታችን በመነካካት ሊሆን ይችላል ሁለቱም ደግሞ ሌላ ራሱን የቻለ ለጊዜው ስሙን ስለጠፋኝ ነው በዚያ መሳሪያ ክሮችን እንደዚህ ስንገዘግዛቸው ማለት ነው ድምጽ ይፈጥራሉ ማለት ነው። ስለዚህ እነዚህን የተወጠሩትን ክሮች በመገዝገዝ ማለት ነው ድምጽ እንዲፈጥሩ በማድረግ። ደስ የሚልና እንደው በተመስጦ የምናዳምጣቸው እንደው ሲደመጡ መንፈሳዊ ይዘት ያላቸው ድምፆችን መፍጠር እንችላለን ማለት ነው። ከክር በተዘጋጁ የሙዚቃ መሳሪያዎች እና እንደ አጠቃላይ የሙዚቃ መሳሪያዎች የክር የትንፋሽ እና የምት ተብለው በሶስት ዋና ዋና ክፍሎች ሲከፈሉ ከእነዚህም ውስጥ እንግዲህ። የትንፋሽ የሙዚቃ መሳሪያ የሚባሉት እነማን ናቸው? በሚለው ምሳሌዎችን ሰጥቻለሁ ለምሳሌ እንደ ዋሽንት እንደ ጥሩምባ አይነቶች ናቸው። እንደገና የክር የሙዚቃ መሳሪያዎች እነማን ናቸው? ሲባል ደግሞ እንደ በገና እንደ መሰንቆ አይነት የሙዚቃ መሳሪያዎች ናቸው። እንደዚሁም ደግሞ የምት የሙዚቃ መሳሪያ የሚባሉት ምንድን ናቸው? ሲባል ደግሞ እንደ አታሞ እንደ ከበሮ እንደ ድራማ አይነቶች አይነት ነገሮች ናቸው እነዚህን ያካተተ ይሆናል ማለት ነው። እና እነዚህን ሙዚቃዎች እንግዲህ ሁሉንም ባልችላቸውም እኔ የተወሰኑትን ለምሳሌ ዋሽንት እችላለሁኝ። ዋሽንት እንግዲህ ከሸንበቆ ነው የሚዘጋጀው ብዙ ጊዜ። አራት አይን ያሉት አንጓ አንጓ ያለው ነው። ሸንበቆ አራት አንጓ ያለው አራት። አራት አይን ይደረግለት እና እነዛን አይኖቹን። በጣቶቻችን ተራ በተራ እንትኖች የሸንበቆውን የዋሽንቱን አይኖች ተራ በተራ በአራት ዕጣቶቻችን። በመግጠም እና በመክፈት ማለት ነው። የተለያየ ቅላጼ ያለው ሙዚቃ እንዲፈጠር እናደርጋለን ማለት ነው። ስለዚህ ዋሽንት ትችላለህ

እሺ ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አረፈዳችሁ እንዴት ዋላችሁ እንዴትስ አመሻችሁ በማለት። ከልብ የመነጨ የሰላምታ ድምፄን በማቅረብ ቃለመጠይቁ እንደሚከተለው አነብ እና ለቃለመጠይቁ ማብራሪያ እሰጣለሁ ማለት ነው። በእንጨት እሳት ማብሰል ታውቃለህ ይላል? መልሱ አዎ ነው። እንግዲህ ምንድነው ምግብን የትኛውንም አይነት ነገር? ውሃም ልናፈላ እንችላለን ምግብም ልናበስል እንችላለን ብቻ የትኛውንም አይነት በእሳት ተጠቀ መን እሳትን ተጠቅመን የምንሰራውን ስራ ሁሉ። እንግዲህ ምንድነው ከበምን በምን ልንጠቀም እንችላለን ማለት ነው። አንድም የእሳት ምንጩ በእንጨት ሊሆን ይችላል እሳትን ምንጠቀመው ምናነደው? ወይም ደግሞ የእሳትን ጉልበት በኤሌክትሪክ ሀይልም ልናገኝ እንችላለን ማለት ነው። ወይም ደግሞ ከሰልም ሊሆን ይችላል ማለት ነው። ዝሮ። እንግዲህ እኔ የተጠየቁት ከእንጨት አንፃር ስለሆነ እኔ ማብራራዬን በእንጨት ነው ምሰጥ ማለት ነው። ስለዚህ እንጨት ስንል የተለያዩ እጽዋቶች ናቸው እነዚህ የተለያዩ እጽዋት ይቆርጣሉ ሲቆርጡ ይደርቃሉ። ከደረቁ እንግዲህ በቀላሉ ይያዛሉ ማለት ነው። በሰአት ክብሪት ስንጭር ወይም ደግሞ በክብሪት ስና ጭረን ስናያይዘው ማለት ነው እንጨቱ በቀላሉ ይያያዝልናል የደረቀ ከሆነ ማለት ነው። እርጥብ እንጨት ከሆነ ግን በቀላሉ አይያዝልንም ስለዚህ የግድ እሱን በቀላሉ እንዲያዝልን ለማድረግ። እንጨቱ ምን መሆን አለበት የደረቀ መሆን አለበት እጽዋቱ የደረቀ መሆን አለበት ማለት ነው። ስለዚህ የደረቀ እጽዋት ምን ይባላል እንጨት ይባላል። ሥለዚህ የደረቀ እንጨት ደግሞ በቀላሉ በክብሪት ጭረ ን ስናያይዘው የ ይቅጣጠላል ይያዝልናል። ከዚያ በኋላ እንዳይጠፋ ማለት ነው። እንግዲህ አንዴ የታየ እስከ ሚያያዝ ድረስ ነው ትንሽ ከበድ ሊል የሚችል እንጂ። አንድ ከተየያዘ በኋላ ይሄ እንጨት አይጠፋም ማለት ነው። ወይም ደግሞ ታላፈን ነው በስተቀር አየር እንይደርሰው ካላደረግነው በስተቀር። እንጨት ሲያንስ እንጨት እየቆሰቆስን ማለት ነው እሳቱ። የእሳቱ እንዳይጠፋ ወይም ፍሙ እንዳይቀዘቅዝ እንዳይጠፋብን እሳቱ እንግዲህ በተራ በተራ ማለት ነው። እንጨቱን እየቆሰቆስነ እሳቱን እንዲነድ እናደርጋለን ስለዚህ ይሄ ምግብ የተለያዩ ምግቦች ሊሆን ይችላል እንጨትም ተጠቅመን እናበስላለን ማለት ነው። ይሄን ስንል ግን። ምን ማለት ነው አንድ ጊዜ እንደጫር ነው አንድ ጊዜ ካያያዝ ነው ነው በኋላ ምግብ እስተ ምግቡ እስተሚበስል ድረስ። ችግር የለም ማለት ሳይሆን እንደአስፈላጊነቱ በቅርብ ሆነን እየተከታተልነ እንጨቱ ሲያልቅ ተጨማሪ እንጨት እየቆሰቆስን እየጨመርን ማለት ነው። ልክ ምናበስተው ነገር በደንብ እስኪበስል ድረስ እንጨት ተራ በተራ እየጨመርን እናበስላለን ማለት ነው። ስለዚህ ይሄ የምንጨምረው እንጨት ደግሞ የደረቀ መሆን አለበት ካልደረቀ እየጨሰ እምቢ ስሥለሚለን። እንዳይጨስብን ሲጨስ ደግሞ አንድም የሙቀት መጠኑ ይቀንሳል ሁለትም እሳቱ በቀላሉ አይያዝልንም። ከዚህም በተጨማሪ ደግሞ አይናችንም ላይ ሁሉ ችግር ሊያደርስ ይችላል ሲጨስ ማለት ነው። እና በተቻለ መጠን ደረቅ እንጨት መሆን አለበት። በተለይ እንግዲህ ደርቆ ለብዙ ጊዜ የቆየ ደረቅ እንጨት ሲሆን በቀላሉ ነው ሚያያዝን። ስለዚህ እንደዚህ የደረቁ እንጨቶችን በቀጥታ ክብሪት ጭሪን ሊሆን ይችላል ወይም ደግሞ ሌላ የጋዝ በጋዝ እንትን የሚሉ እሳት የሚያመነጩ ነገሮች አሉ እነሱንም ተጠቅመን ሊሆን ይችላል። ወይም ደግሞ ኤሌክትሪክ ሀይል ላይ እሳት አያይዘን ከዚያ እንጨቱን መልሰን በማንደም በማየያዝ ማለት ነው። እሳት አንዴ ካቀጣጠል ነው በኋላ። እንግዲህ በእንጨት እቆሰቆሰነ እንጨቱን እንደ አስፈላጊነቱ እስከሚበስል ድረስ እየቀነስን እየመጠንን እየመጠንን እዚህ ምድጃ ላይ። በተለይ ወደ ገጠሩ አካባቢ። ጉልቻ ሶስት ጉልቻዎች አሉ ጉልቻ የሚባሉት። ሶስቱ እንደሚበሰለው የማብሰያ መጠን ሰፊ ሊሆን ይችላሉ ጠባብ ሊሆን ይችላሉ ሶስት ጉልቻዎችን በማስቀመጥ ነፋስ እንደሻ እንዲገባው ማለት ነው። ያ ማብሰያ እቀው ከዚያ ከሶስቱ ጉልቻዎች በላይ ይቀመጣል። እንጨቱ ከስር ይነዳን ማለት ነው። ስለዚህ ከስር የሚነዳው የማብሰየውን እቃ ቂጡን ሲ ሲያግመው ወይም ደግሞ ሲያግለው ማለት ነው። እዚያ በማብሰየው እቃ ውስጥ ያለው ምግብ እንዲበስል ያደርጋል ማለት ነው። እና ዝሮ ዝሮ ምንድነው? ከፍ ብሎ እንዲቀመጥ ወይም ከፍ ብሎ እንዲጣድ የምናደርገው አየር በነጻነት ማለት ነው። በሦስቱም ቀዳዳዎች በኩል እንዲደርስ እና እንደዚሁም ደግሞ አየር ደግሞ ለእንጨቶች መያዝ መቀጣጠል ትልቅ አስተዋጽኦ ስለሚያደርግልን በዚህ መልኩ። በእንጨት እሳት በእንጨት እሳት ምግብ ማብሰል እችላለሁ አውቃለሁ ማለት ነው። አመሰግናለሁ እንግዲህ በዚህ ጉዳይ ላይ በተለይ ሴቶቹ ግን ማለት ነው እዚህ ምግብ በማብሰል በኩል። ትልቅ አስተዋጽኦ አላቸው። እኔም እንግዲህ ብዙ ጊዜ ባለቤቴ። ስህተ ወደ ሌላ ቦታ ስትሄድ በዚህው ልክ ነው እኔም ምግብ ማበስለው ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴትስ አደራችሁ እንደምን አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ በማለት ከልብ የመነጨ ሰላምታ ድምፄን እያቀረብኩኝ ቃለመጠየቁን አነብና ለቃለ መጠየቁ ማብራሪያ እሰጣለሁ ማለት ነው። ዋና ሀላፊነቶችህ ምንድን ናቸው? ይላል። እንግዲህ የኔ እንግዲህ ዋና ዋና ሀላፊነቶች ማለት እዚህ በ ተቀጥሬ በምሰራበት ተቋም ላይ እና እንደዚሁ እቤቴ ውስጥ ዋና ዋና ሀላፊነቶች አሉኝ። እነዚህን ሀላፊነቶች እንግዲህ ግልጽ አርጌ በዚች አጭር ደቂቃ ውስጥ ዋና ሀላፊነቶችህ ምንድን ናቸው? ይላል እንግዲህ የኔ እንግዲህ ዋና ዋና ሀላፊነቶች ማለት እዚህ በተቀጥሬ በምሰራበት ተቋም ላይ እና እንደዚሁ እመቤቴ ውስጥ ዋና ዋና ሀላፊነቶች አሉኝ። እነዚህን ሀላፊነቶች እንግዲህ ግልጽ አርዬ በዚች አጭር ደቂቃ ውስጥ ስለዚህ በመጀመሪያ እንግዲህ ከቤቴ ብነሳ ጥሩ ይመስለኛል። ምክንያቱም ሀላፊነት ከቤት ስለሚጀምር። እንግዲህ ቤቴ ውስጥ እኔ የሁለት ልጆች አባትና የሁለት ልጆች አባት እና እንደዚሁም ደግሞ አንድ እንግዲህ ሰራተኛ አብሬ የማስተዳድራት ያሉት ስለሆነ ስለዚህ በዋናነት የቤቱን ሀላፊነት በዋናነት እኔ እመራለሁ ማለት ነው። ከዚያ በመቀጠል ባለቤቴ እያለ እንግዲህ ትልቁ ልጄ እያለ ይወርዳል ማለት ነው። እንግዲህ ሀላፊነት ሲባል እና በዋናነት እንግዲህ ምን ምን ሀላፊነቶች ነው? በቤትህ ውስጥ ምን ምን ሀላፊነቶችህ አሉ ቢባል? ቤቱን እንግዲህ ማለት ነው። ቤቱ ጤናማ የሆነ እንዲሆን ይሄም ማለት ምንድነው? በዚያ ቤት ውስጥ የምንኖር ሰዎች ለሚያስፈልገን ነገር። ሙሉ በሙሉ ሀላፊነትም የምወስድ እኔ ነኝ። ያ ማለት ምንድነው? የሚያስፈልገን ምግቡ ተገቢ የሚገዙት ሸቀጣ ሸቀጦች ምግቦች የምግብ አይነቶች። እንደዚሁም ደግሞ ምግብ ስል የህል አይነቶች የቤት ቁሳቁሳት እንደዚሁም ደግሞ አልባሳት። የቤተሰቡ ሙሉ የምግብ ፍጆታ የልብስ የአልባሳት ፍጆታ እንደዚሁም ደግሞ የቤት የቤት ውስጥ መገልገያ እቃዎች። እንግዲህ በእኔ ሀላፊነት ወይም ደግሞ እኔ ሰርቼ ከማመጣው ከማገኘው ገንዘብ ነው። እነዚህ ሁሉ ነገሮች የሚሟሉት እና። ይህንን ቤቱን የማስተዳደር እንደዚሁም ደግሞ ቤቱን የመምራት ትልቁ ሀላፊነት የኔ ይሆናል ማለት ነው። ከዚያ ደግሞ ባለቤቴ ትቀጥላለች በሁለተኛ ደረጃ ማለት ነው። ስለዚህ እንግዲህ ሀላፊነት ከቤት ይጀምራል። በዚህ ልክ እንግዲህ ባለቤቴንና ሁለቱን ሶስቱ ሁለቱን ልጆችን አንዷን ሰራተኛ አድርጌ በማስተዳደር በኩል ትልቁን ሚና የምጫወተው እኔ ነኝ ማለት ነው። ቤቴ ላይ። ከዚያ ደግሞ እንግዲህ አለፍ ብለን ወደ ስራ ቦታ ስንመጣ ደግሞ እንግዲህ እኔ ተቀጥሬ የምሰራው በደብረ ማርቆስ ዩኒቨርሲቲ በኢንጂነሪንግ በሲቪል ኢንጂነሪንግ ትምህርት ክፍል ላይ በቴክኖሎጂ ኮሌጅ ነው ማለት ነው። እና እዚህ ደግሞ እንግዲህ ልዩ ልዩ ሀላፊነቶችን ተቀብዬ በዚያ ልክ እየሰራሁ እገኛለሁ ማለት ነው። እና ከእነዚህ ሀላፊነቶች ለምሳሌ ለአሥራ አንድ አመታት ያህል ማለት ነው ከሁለት ሺህ ሰባት ዓመተ ምህረት ጀምሮ እስካሁን ድረስ። ለሁለት ሁለት ሺህ ሰባትን እና ሁለት ሺህ ስምንትን ከሁለት ሺህ ሰባት እስካሁን ድረስ ባለው ነው። እስከ ሁለት ሺህ አስራ ስምንት ድረስ በመምህርነት ነው። እያገለገልኩ ያለሁት ያ ማለት ሁለት ሺህ ሰባት እና ሁለት ሺህ ስምንት በረዳት መምህርነት ሆኜ ተማሪዎችን ስረዳ ሳስተምር እንደዚሁም ሳግዝ ቆይቻለሁኝ። ከዛ ደግሞ እንደገና በቃ ለሁለት አመት ያህል የሁለተኛ ዲግሪ ትምህርቴን ከተማርኩ በኋላ ማለት ነው። ተመልሼ እዚሁ ወደ ተቋሙ በመምጣት። ምንድነው? በዋና መምህርነት ሆኜ እንግዲህ የጂኦሎጂ ትምህርት አይነቶችን እንደ ሮክ ሜካኒክስ እንደ ጂኦሎጂ እንደ ሃይድሮ ጂኦሎጂ አይነት ኮርሶችን ማለት ነው። ለሲቪል ኢንጂነሪንግ ትምህርት ክፍል ተማሪዎች እና እንደዚሁም ደግሞ ለሃይድሮዲክስ ኢንጂነሪንግ ትምህርት ክፍል ተማሪዎች። እነዚህን ኮርሶች በመስጠት እንግዲህ ዋና ሀላፊነቴ ይሆናል ማለት ነው። ስለዚህ ምንድነው? እነዚህን ከጂኦሎጂ ጋር የተገናኙ ኮርሶችን ወይም የትምህርት አይነቶችን ለተማሪዎች በመስጠት ወይም ደግሞ ለተማሪዎች ተደራሽ በማድረግ በኩል። ዋና ሀላፊነት ይሄ ሲሆን ከዚህ በተጨማሪ ደግሞ በትምህርት ክፍል ላይ የተለያዩ ቦታዎች ላይ በተለያየ ጊዜ እንግዲህ እየገባሁኝ ሳገለግል የቆየሁ መሆን ይሄ እንግዲህ የታወቀ የተረጋገጠ ነገር ነው ማለት ነው። እና ግቢ ላይ በዋናነት ተማሪዎችን በማስተማር በኩል እንግዲህ በሁለተኛ ደረጃ የትምህርት ደረጃ። ወይም በማስተርስ ዲግሪ ደረጃ በዋና መምህር ሆኜ ከዚህም በተጨማሪ ሳስተምር አስተምራለሁ ማለት ነው። ከዚህም በተጨማሪ ደግሞ የምርምር ስራዎችን በመስራት እንግዲህ ከሰባት ከስምንት በላይ። ኦሪጅናል የሆኑ የምርምር ስራዎችን አሳትሜ በምርምር ስራው በኩልም እንግዲህ ትልቅ የሆነ አስተዋጽኦ እያደረኩ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ ማለት ነው። እና ከስምንት በላይ አርቲክሎችን አሳትሜ በተለይ በኢርሲበር እና ስፕሪንገር

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ የምትኖሩበት አካባቢ ሰዓት አቆጣጠር። እንዴት አደራችሁ እንዴትስ አረፈዳችሁ? እንደምን ዋላችሁ? እንዴትስ አመሻችሁ? በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ እንደሚከተለው ቃለመጠይቁን አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ቃለመጠይቁ እወዳለሁ። ዶሮ አለ ይላል መልሱ አዎ ነው። እንግዲህ መልሱን አዎ ካልኩ በኋላ። ለዚህ ጥያቄ ዶሮ ማለት ምን ማለት ነው? ዶሮስ? ከዶሮ ማለት የቤት እንስሳ ስትሆን ዶሮ ደግሞ ከሌሎቹ የቤት እንስሳት። በምን ትለያለች? ዶሮ ለሰው ልጅ ምን ጠቀሜታ ትሰጣለች? በሚልና ሌሎቹንም ጥያቄ እያነሳው ማለት ነው። በእነዚህ ጥያቄዎች ላይ ጥልቅ የሆነ ማብራሪያ የምትሰጥ ይሆናል ወደ ማብራሪያው። ስለዚህ ዶሮ ከቤት እንስሳት ውስጥ የምትመደብህ ብትሆንም ነገር ግን በራሪ አዕዋፋት ዘር ናት ማለት ነው ያ ማለት ምንድነው? የቤት እንስሳ ስንል እንግዲህ እንደ ላም በግ ፍየል። እንደዚሁም ደግሞ ሌሎቹንም አብሮ ያካትታል ማለት ነው። እነዚህ ሁሉ ምንድነው በእግራቸው ነው የሚንቀሳቀሱ ዶሮ ግን ከእነዚህ በተለየ መልኩ ማለት ነው። ሁለት እግር አላት እንደዚሁም ደግሞ ሁለት ጥምድ ክንፎች አሏት ማለት ነው። ስለዚህ በእግሯም ትንቀሳቀሳለች እንደዚሁም ክንፏን ተጠቅማም ትበራለች ማለት ነው። በአየር ላይ ተንሳፍፋ በክንፉ አማካኝነት በአየር ላይ ተንሳፍፋ የመብረር አቅም አላት ማለት ነው። እና ይቺ ዶሮ እንግዲህ ለሰው ልጅ የቤት እንስሳ። ናት ስንል የቤት እንስሳ ማለት በአንድም በሌላም ለሰው ልጅ እንደዚሁ የሆነ አስተዋጽኦ የምታደርግ እንደገና ሰውም ደግሞ ያንን አስተዋጽኦዋን ለማግኘት የግዴታ ምንድነው የሚንከባከባት የቤት ህፃናት ማለት ነው። ስለዚህ በሁለቱ መካከል በዶሮና በሰው መካከል ጥብቅ የሆነ ግንኙነት አለ ማለት ነው። ይሄ ግንኙነት ምንድነው? የሰው ልጅ ለዶሮዋ እኛ ለዶሮዋ ጥሬ እናቀርብላታለን እንሰጣታለን የምግብ ፍላጎቷን እናሟላላታለን። እንደዚሁም ደግሞ በድመትና በሌሎች እንግዲህ ተናካሽ እንደ ውሻ አይነት እንስሳት ማለት ነው። እንዳይበሉ እነዚህ ዶሮዎች ደግሞ ጥበቃ እናደርጋለን ማለት ነው። ስለዚህ ምግብ ከማቅረብህ በተጨማሪ የጥበቃ የክብካቤ ስራም እናደርጋለን ለዱርዋ ማለት ነው። ስለዚህ ዶሮዋ ደግሞ በተመሳሳይ ምን ታደርግልናለች ለእኛ ማለት ነው? ዶሮዋ ለኛ ደግሞ ምንድን ታደርጋለች ቢባል ደግሞ ምንድነው? ዶሮዋ እንቁላል ትሰጠናለች በቀን በቀን አንዳንድ እንቁላል ትሰጥናለች ይሄ እንቁላል ደግሞ ምንድነው አንድም በምግብነት ያገለግላል። ሁለቱም ደግሞ ምንድነው? የምታደርግልን ይቺው ዶሮ ስጋዋ ለምግብነት ይውላል። እንደዚሁም ደግሞ እንቁላሉን እየሸጥነ ቢያንስ ዛሬ አንድ እንቁላል ሃያ ብር ነው። ሃያ ብር የሚሸጥ እንቁላል። በቀን አንድ እንቁላል ስትጥል

እሺ አመሰግናለሁ እንግዲህ ይሄ የድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር። ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ በማለት ከልቤ የመነጨ ሰላምታ ድምፄን እያሰማሁኝ ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ እሰጣለሁ ማለት ነው። ፎቶ ማንሳት ትወዳለህ ይላል? መልሱ አዎ ነው። ፎቶ ማንሳት እንግዲህ አንድም ፎቶውን የት ነው የምንነሳው? ፎቶም ማነሳስ ማንን ነው? እንደዚሁም ደግሞ ፎቶ የማነሳበት ዋናው አላማው ምንድነው? እና የፎቶ ዋና ዋና አላማዎችን እንግዲህ በዚች አጭር ደቂቃ ውስጥ ከማብራሪያ የምሰጥ ይሆናል ማለት ነው ወደ ማብራሪያው እሄዳለሁኝ። ፎቶ እንግዲህ ምናልባት ፎቶን ማነሳ ስልኬን ተጠቅሜ ሊሆን ይችላል። የስልኬን ካሜራ ተጠቅሜ ፎቶ ላነሳ እችላለሁ ወይም ደግሞ ዲጂታል ካሜራም ተጠቅሜ ፎቶ ላነሳ እችላለሁ። ዙሮ ፎቶ በማንሳት ደስ ይለኛል። እኔ ምንድነው ፎቶ ሰዎችን ሊሆን ይችላል ወይም ራሴንም ሊሆን ይችላል። ፎቶ የማነሳ ዝም ብዬ በየትኛውም ሰዓት የትኛውም ቦታ ላይ አይደለም ደስ የሚል ቦታ ደስ የሚል የአካባቢ ሳገኝ። እዚያ ላይ እንግዲህ ያንን አካባቢ ለማስታወስ ቦታውን እንግዲህ የሆነ ከሆነ ጊዜ በኋላ ማለት ነው። ቦታው ምን ይመስል እንደነበረ ለማስታወስ ያክል ወይም ደግሞ ያንን ቦታ በትዝታ ውስጥ ለመመልከት ከጊዜ በኋላ ማለት ነው ፎቶ እነሳበታለሁ ማለት ነው። ያ ምንድነው አካባቢውን ባግራውንድ በማድረግ ማለት ነው? ፎቶ እነሳበት እና ወይም ደግሞ ሌላ ሰውም ቢሆን ፎቶ አነሳና ያንን ስልኬ ላይ እይዛለሁ ማለት ነው። ለምሳሌ ወዳጆቼን ዘመዶቼን እንደዚሁ ሳገኛቸው ደስ የሚል ባግራውንድ ያለው አካባቢ ላይ አቆምና ወይም ደግሞ አስቀምጥና ማለት ነው። እንዲቀመጡ እጠይቅና ፎቶ አነሳቸዋለሁ። ከዚያ በኋላ እንግዲህ ምናልባትም እንግዲህ እነዚህን ልጆች ከዚያ በኋላ የማላገኝበት አጋጣሚ ሊኖር ይችላል። ወይም ደግሞ እኛ የተገናኘንበት አካባቢ ፎቶ ብንነሳበት አካባቢው ደስ የሚል ሊሆን ስለሚችል እንግዲህ ያንን ለማስታወስ ያክል ለማድረግ ማለት ነው። ፎቶ እንነሳለን እና ፎቶ አሁን አሁን በተለይ እነዚህ ስማርት ፎኖች እየመጡ በቃ የግድ ዲጂታል ካሜራ አስፈላጊ አልሆነም። እና ምንድነው ሁላችንም ማለት ነው ይሄ እነዚህ ስማርት ፎኖቹ ካሜራቸው እጅግ በጣም ጽድት ያለ ስለሆነ ምንም አይነት ካሜራ ሳንል ሌላ ዲጂታል ካሜራ ሳንጠቀም። በስልካችን ፎቶ እናነሳና ፎቶ ማጠቢያ ጋር ወስደነህ ተፈለግን ፎቶውን አሳጥበን ልንወስድ እንችላለን። አሊያ ደግሞ በሶፍት ኮፒ እንደዚሁ ዝም ብለን በሶፍት ኮፒ ዘንድ እንጠቀመዋለን ስልካችን ላይ ወይ ኢሜላችን ላይ ልናስቀምጠው እንችላለን። ወይም ደግሞ ቴሌግራም አድራሻችን ላይ ልናስቀምጠው እንችላለን። ይሄ ማለት መቼም የማይጠፋ በቃ የዚያ ማነው መተግበሪያ ፓስዋወርዱ ካልጠፋን በስተቀር። ኢሜላችን ላይም ይሁን ወይም ቴሌግራም ላይ አሊያም ደግሞ በፌስቡክ ገጻችንም ሊሆን ይችላል ብቻ በእንደነዚህ አይነት መተግበሌዎች ላይ ያስቀመጥነው መረጃ መቼም ቢሆን አይጠፋንም ማለት ነው። እና በዚህ ልክ እንግዲህ ከጊዜ በኋላ ለማስታወሻነት ስለሚያገለግለን ማለት ነው። ፎቶ ለምሳሌ መዝናኛ ቦታ ስሄድ ራሴንም ሆነ ወይም ደግሞ ቤተሰቤ ቤተሰቦቼን ወይም ጓደኞቼን ፎቶ ሳነሳ ደስ ይለኛል። ፎቶ ማንሳት እወዳለሁ። በተለይ መዝናኛ ቦታ ሄደን እንደዚህ ደስ የሚል ምግብ ቤትም ሊሆን ይችላል። ስንሄድ እንደዚህም ደግሞ ተፈጥሮአዊ የሆኑ በጣም በተፈጥሮ ደስ የሚሉ ቦታዎች አሉ። ለምሳሌ እንደ ውሃ ፏፏቴ እንደ ፏፏቴ አይነት ነገር። ወይም ደግሞ እንደዚህ ተራራማ የሆነ ቦታ ላይ ስንሄድ በጣም ክሊፍ የሆኑ ተራራዎች አሉ። እነዚያ ላይ ስንሄድ ወይም ደግሞ እንደዚህ ድልድይ ላይ ስናገኝ ሰው ሰራሽ ድልድዮች ስናገኝ እንግዲህ ያንን ለማስታወስ ሲባል ያንን ባክግራውንድ እናደርግና ማለት ነው። ፎቶዎችን ብዙ ጊዜ የኔንና የጓደኞቼን ወይም የቤተሰቦቼን ፎቶ ይሄንን እንደነዚህ አይነት በተፈጥሯቸው ደስ የሚሉ ቦታዎችን ባክግራውንድ በማድረግ ማለት ነው። ፎቶ ብዙ ጊዜ ማንሳት ደስ ይለኛል ማለት ነው። ያም ይቅርና ቤቴ ራሱ ደስ የሚል ፕሮግራም አሁን ፕሮግራም በሚኖር ሰዓት ማለት ነው። ያንን ፕሮግራም እንዴት እንዳሳለፍነው ያው ከጊዜ በኋላ ለማስታወስ እንዲመቸን ፎቶ እንግዲህ የተለመደ ነው። የፎቶ ፕሮግራም አለ ማለት ነው። እና ፎቶ ብዙ ጊዜ እንግዲህ ነገሮች እንድናስታውስ ማለት ነው። ሁሌም ቢሆን እናነሳለን ማለት ነው። ፕሮግራሞች ሲኖሩ አዳዲስ ቦታዎችን ለጉብኝት ልናይ ስንሄድ እንደዚሁም ወደ ቤተሰብ ስንሄድ በእነዚህ በእነዚህ አጋጣሚዎች ማለት ነው። ፎቶን እያነሳሁኝ በፎቶአችን ደስ እንዲለኝ አደርጋለሁ ማለት ነው። ፎቶአችንን ሲያዩ እኔ ብቻ ሳልሆን ልጆቻችን ሁሉ ራሱ እጅግ በጣም ነው የሚደሰቱት ደስ ይላቸዋል በቃ ያንን እንትኑን ታሪኩን እንዲያስታውሱት ያግዛቸዋል ይረዳቸዋል ማለት ነው። እና ፎቶ መነሳት ጥሩ ነው

እሺ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ እያልኩኝ ከልብ የመነጨ የሰላምታ ድምፄን በማቅረብ ቃለመጠየቁን እንደሚከተለው አነብና ማብራሪያ እሰጣለሁ ማለት ነው። በሰአት የምትደርስ ሰው ነህ ይላል? መልሱ አዎ ነው። እንግዲህ በሰአት መድረስ ማለት የት ነው በሰአት የምደርሰው? የሚለው ሌላ ጥያቄ ይሆናል ማለት ነው። ዙሮ ዙሮ ግን በዋናነት እንግዲህ ቀጠሮ ሊሆን ይችላል ቀጠሮ ቦታ ሊሆን ይችላል ወይም ስራ ቦታ ሊሆን ይችላል ወይም መኖሪያ ቤት መኖሪያ ቤቴም ሊሆን ይችላል። ምንድነው? በሰአት የምደርስ መሆን ብቻ ለመግለጽ ይሄ ማለት ምንድነው? በተናገርኩት ልክና ልክና ባቀድኩት ልክ የምንቀሳቀስ መሆኔን ለማረጋገጥ የተጠየቀ ጥያቄ ነው። እና መልሱ ምንድነው? በሰአት የምትደርስ ሰው ነህ ለሚለው መልሱ አዎ ነው። እንግዲህ የት ነው በሰአት የምደርሰው የምትደርሰው ለሚለው ጥያቄ። ቅድም በገለጽኩት ልክ ነው። አንድም መኖሪያ ቤቴ ሊሆን ይችላል ሁለትም ደግሞ ቀጠሮ ቦታ ላይ ሰአቱን ጠብቆ መድረስንም ሊሆን ይችላል። መኖሪያ ቤት ስልም ማታ ከስራ በኋላ በሰአቱ እቤቴ መድረስ መቻሌን። ወደ ቤቴ መሰብሰቤን። ወይም ደግሞ ምሳ ሰዓትም እንደዚሁ በሰአት ቤቴ ለምሳ መድረስ መቻሌን እንደዚሁም ደግሞ። ልክ እንግዲህ የተለያየ ቦታ ልሄድ እችላለሁኝ ዙሮ ሰዓት በተጠበቀው ሰዓት በተፈለገው ቦታ ላይ መድረስ መቻሌን ነው። በሌላ አገላለጽም እንግዲህ በሰአት የምትደርስ ሰው ነህ ሲባል? ማንም እንግዲህ ተቀጥሮ የሚሰራ ሰው ሊሆን ይችላል ወይም የግል ስራ የሚሰራ ሰውም ሊሆን ይችላል። ምንድነው? ስራ ቦታው ላይ እንግዲህ የስራ ቦታው? የሚጠይቀው የሰዓት ገደብ አለ ያ ማለት ምንድነው? ጠዋት ስንት ሰዓት ነው ሰው ወደ ስራው መግባት ያለበት ከሰዓትስ ስንት ሰዓት ላይ መድረስ አለበት የሚለው ጥያቄ። ለሁላችንም መልሱ ግልጽ ነው። ያ ማለት ጠዋት ሁለት ሰዓት ላይ ማንም እንግዲህ በመንግስት ስራ ላይ ተቀጥሮ የሚሰራ ሰው ስራ ቦታው መድረስ መቻል አለበት። ስለዚህ አንድ ይሄንን ለመጠየቅ ነው ይሄ ጥያቄ የቀረበ በዋናነት ስራ ቦታ ላይ መድረስን ነው። ሁለትም የቀጠሮ ቦታ ላይ መድረስ ነው። ሶስትም ደግሞ እቤት እንደገና ወደ ቤት ማታ ተመልሼ ስሄድ ወይም ምሳ ሰዓት ወደ ቤቴ ስሄድ በሰአቱ ቤቴ ደርሼ እንግዲህም የፈለገውን ነገር ፈጽሜ ተመልሼ ወደ ስራ መመለስ የምችልበትን ሁኔታ ነው። እየጠየቀ ያለ ማለት ነው። እና በሌላ መልኩም እንግዲህ ስድስት ሰዓት ተኩል ለምሳ ወጣና አንድ ሰዓት ተኩል ለምሳ እረፍት ይሰጣል ማለት ነው። ከዚያ ተመልሼ ስምንት ሰዓት በሰአቱ ማለት ነው ስራ ቦታ ላይ መድረስ መቻሌን የሚያጠይቅ ጥያቄያዊ አረፍተ ነገር ነው ማለት ነው። ስለዚህ እኔ ደግሞ ምንድነው ጠዋትም ቢሆን የስራ ቦታዬና ቤቴ እጅግ በጣም ቅርብ ስለሆነ ማለትም የሃያ አምስት የሠላሳ ደቂቃ በእግር ጉዞ የሚፈጅ ስለሆነ። በቀላሉ እኔ ደግሞ ጠዋት ገስገስ ብዬ አስራ አንድ ሰዓት ተኩል አስራ አንድ ሰዓት ላይ ነው ከምኝታዬ የምነቃ። ከዚያ በኋላ እንግዲህ ምናልባት ትናንሽ የሚባሉ ስራዎችን ቤት ልሰራ እችላለሁ። እነዚያን ከሰራሁ በኋላ አንድ ሰዓት ተኩል ራሱ ተቤቴ ብነሳ በሃያ አምስት ደቂቃ ውስጥ። እስከ ሃያ አምስት ደቂቃ ባለው ስራ ቦታዬ ስለምደርስ ማለት ነው። ሁሌም ቢሆን ማለት ነው። በሰአቱ ስራ ቦታዬ ደርሳለሁ ማለት ነው። ጠዋትም እንደዚሁም ከሰአትም ቢሆን ራሱ። ስድስት ሰዓት ተኩል ወጥቼ እስከ ሰባት ሰዓት። ከተኩል ባለው በቃ ምሳዬን በልቼ ዘና ብዬ በቃ ተረጋግቼ ብመጣ ራሱ ስምንት ሰዓት ሳይሞላ ሰባት ሰዓት። ከአርባ አምስት ከአምሳ ደቂቃ ላይ እንዳለ ስራ ቦታዬ ከች እላለሁ ማለት ነው። ስለዚህ ስራ ቦታዬም ይሁን ቀጠሮ ቦታም ይሁን መኖሪያ ቤቴም ይሁን ምንድነው እኔ ሁሌ እንቅስቃሴዎች ሁሉ ማለት ነው በሰአት የምደርስ ሰው ነኝ ማለት ነው። ስለዚህ ሰዓት አክብሬ የምንቀሳቀስና በሰአቱ በተፈለኩበት ቦታ በመድረስ እጅግ በጣም ሲበዛ ሰዓት አክባሪ ነኝ ማለት ነው። እንደውም በዚህ በቃ ብዙ ሰዎች በቃ ልዩ የሆነ አስተያየት ይሰጡኛል ያ ማለት ምን ያክል ጊዜን በአግባቡ እንደምጠቀም ግልጽ አድርገው ብዙ ሰዎች ይነግሩኛል ማለት ነው። እና ሰአቴን አክብሬ በሰአት የምንቀሳቀስ ሰው ነኝ የሚል አጠቃላይ መልስ ነው ያለኝ። ስለ ጥያቄው ግን በእጅጉ አመሰግናለሁ እንዲሁ በተለያዩ ጥያቄዎች ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን በማለት እንግዲህ ሀሳቤን እዚሁ እጨርሳለሁ ማለት ነው። አመሰግናለሁ።

እሺ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም ሰላም እንዴት አላችሁ በማለት እንግዲህ እንደምትኖሩበት የአካባቢ ሰዓት አቆጣጠር። ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ እያልኩኝ እንግዲህ የከበረ እና እንደዚሁ ከልብ የመነጨ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለመጠይቁ እሄዳለሁ። ባህላዊ ልብስ ትለብሳለህ ይላል? መልሱ አዎ ነው። እንግዲህ ባህላዊ ልብስ አዘውትሬ አለብስም ነገር ግን ደግሞ ምንድነው? እንደ አስፈላጊነቱ አመታዊ በዓላት ሲመጡ እንደዚሁም ልዩ ልዩ ፕሮግራሞች ሲኖሩ። ፕሮግራሞች ምናልባትም ከሳምንት አንድ ቀን እሁድ እሁድ ወደ ቤተክርስቲያን ስሄድ ባህላዊ ልብስ እለብሳለሁኝ። እንደዚሁም ደግሞ ልዩ ልዩ ማህበራዊ ጉዳዮች። ሲባል እንደ እንደ ልደት የልደት በዓል ወይም የልደት ፕሮግራም ሲከበር። እንደዚሁም ደግሞ ጎረቤት ላይ ልዩ ልዩ ጥሪዎች ሲኖሩን። እንደዚሁም ደግሞ አመታዊ በዓላት ሲሆኑ። እንደዚሁም ሰርግ የሰርግ ፕሮግራም ሲኖር የቀለበት ፕሮግራም ሲኖር። በእንደነዚህ አይነት ማህበራዊ ጉዳዮች ጊዜ ባህላዊ ልብስ በመልበስ ማለት ነው ፕሮግራሙ ያማረ የሰመረ የደመቀ ያሸበረቀ እንዲሆን እኔም እንግዲህ አለባበሴን በዚህ ልክ የባህል ልብስ በመልበስ ማለት ነው። ለፕሮግራሙ ድምቀት አንድ ምክንያት እሆናለሁ ብዬ ስለማስብ የባህል ልብሴን ለብሼ አምሬ ደምቄ እውላለሁ ማለት ነው። እና ባህላዊ ልብስ የምለብስበት እለብሳለሁ ነው የምለብስበት ግን ጉዳይ እንትን ማለት ልብሶችን የምለብስበት ጉዳዮች አሉ ወይም ደግሞ ለሁሌም አልለብስም። የባህላዊ ልብሶችን የምለብስበት ራሱን የቻለ ፕሮግራም አለ ለማለት ፈልጌ ነው እንጂ። ባህላዊ ልብስ አልለብስም ማለት አይደለም እለብሳለሁኝ ስለብስ ግን መቸና ለምን እንደምለው ይኸው በዚህ ልክ የሰጠሁት ማብራሪያ በቂ ይመስለኛል። ለምሳሌ ሰርግ ቦታ ስጠራ እኔ ባህላዊ ልብስ ነው ለብሼ የምሄደው ጋቢ ለብሳለሁኝ ነጠላ ለብሳለሁኝ ባህላዊ ልብሶችን እለብሳለሁ በቃ ስለዚህ። ባህል ባህል መሽተት መቻል አለብኝ ራሱ ማለት ነው። ስለዚህ በዓሉ እንግዲህ በዚህ ልክ አብረን አምረን ደምቀን አሸብርቀን ስናሳልፈው እለቱን ለእይታም ለተመልካችም ለባለቤትም ደስ ይለዋል እና ሁላችንም ቢሆን ማለት ነው። እንዲህ አይነት ልዩ ፕሮግራሞች ሲካሄዱ ወይም እንደዚህ አይነት ፕሮግራሞች ሲፈጸሙ የባህል ልብስ በመልበስ ለባሉ ድምቀት ትልቅ አስተዋጽኦ እናደርጋለን ማለት ነው። አንዳንድ ሰዎች ደግሞ አሉ ምንድነው? እንግዲህ ከባህላችን ወጣ በማለት የባህል ልብስ ሳይለብሱ ይመጡና። ከዚያ እንግዲህ የበዓሉን ድምቀት ያፈዙታል ማለት ነው። ለኔ ግን አንድም ለጠራኛ አካል ክብር ለመስጠት ሁለትም ባህሌን ለመጠበቅ በማደርገው ጥረት ማለት ነው። ባህላዊ ልብስ ለብሼ ባህላዊ ልብስ ሲባሉ እንግዲህ ከራስ ፀጉር ይዞ እስከ እግር ጥፍር ድረስ እምንለብሳቸው ልዩ ልዩ አልባሳት አሉ ለምሳሌ። ምንድነው ነጠላ ሊሆን ይችላል ጋቢ ሊሆን ይችላል እንደዚሁም በእንትናችን በአንገታችን የምንጠበጥበው ሻርፕ የሚባል አለ እሱ ሊሆን ይችላል። ዙሮ እንደ ጭራ አሁን ጭራ ራሱ ባህላዊ ልብስ ነው ማለት ይቻላል። በእጃችን ነው የምንይዘው ዙሮ ግን ከልብስ መስፈርት ውስጥ ነው የሚመደብ ማለት ነው። ስለዚህ እንደነዚህ አይነት አልባሳትን በመጠቀም ባህላችንን መጠበቅ አለብን ማለት ነው። ጎን ለጎን ለበዓሉ ድምቀት በሚል ከዚሁም በተጨማሪ ደግሞ ባህላችንን ጠብቀን የምንንቀሳቀስ በባህላችን ለባህላችን ድምቀት ለመሆን የምንጥር ሰዎች ነን ማለት ነውና። ባህላዊ ልብስ እንግዲህ በዓላት ሲመጡ በተለይ በዋናነት እንደ ጥምቀት እንደ ገና እንደ ትንሳኤ አይነት ሃይማኖታዊ በዓላት ሲመጡ በዋናነት እንግዲህ ባህላዊ ልብስ ለብሰን ነው በዐሉን የምናደምቀው። ወይም ደግሞ ባዐሉን የምናሳልፈው ማለት ነው። እና ባህላዊ ልብስ እንግዲህ ሲለብሱትም ደስ ይላል በቃ የተለየ አዲስ መንፈስ ስሜት ነው የሚሰማንና በዚህ ልክ ጥሩ በመሆኑ። እንደው ይሄንን ባህሪ የሌላችሁ እንደው ሞክራችሁ ብታዩት በጣም ነው የምትቀኑበት ደስ ይላል ደስ ያሰኛል የሚል አጠቃላይ መልስ ነው ያለኝ። እንግዲህ ሀሳቤን በዚሁ ልቋጭና በሚቀጥሉት የተለያዩ ጉዳዮች ደግሞ ዳግም ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን ማስጠንቀቂያ እየሰጠኝ ስለሆነ ነው። ተመልሼ እመጣለሁ አመሰግናለሁ።

እሺ አመሰግናለሁ እንግዲህ የድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ። እንዳላችሁበት አካባቢ ሰዓት አቆጣጠር እንግዲህ ከልብ የመነጨ የሰላምታ ድምፄን እንደዚህ እያልኩ አቀርባለሁ እንዴት አደራችሁ እንዴት አረፈዳችሁ። እንደምንስ ዋላችሁ እንዴት አመሻችሁ። በማለት ቃለ መጠይቁን በድምጽ አሰምቼ አነብና ማብራሪያ እሰጣለሁ ማለት ነው። ወደ ቃለ መጠይቁ? ደሞዝ በየትኛው ቀን ታገኛለህ ይላል። እንግዲህ ደሞዝ ስንል መጀመሪያ ምን ማለታችን ነው? ከዚያ ደግሞ ደሞዝ በስንተኛ ቀን ይከፈላል? መጀመሪያ ደሞዝ ማለት ማለት ነው ትርጉሙን እናውቃለን። ከዚያ ደግሞ ደሞዝ ደግሞ በስንተኛ ቀን እንደሚከፈል እንግዲህ እንደኛ አካባቢ ማለት ነው። በዚህ ላይ ጥልቅ የሆነ ሀሳብ ማብራሪያ እሰጣለሁ ማለት ነው። ወደ ማብራሪያ እሄዳለሁኝ። ደሞዝ ማለት አንድ ሰው እንግዲህ በመንግስት ተቋም ሊሆን ይችላል ወይም በግለሰብ ድርጅቶች ሊሆን ይችላል። ተቀጥሮ በቀል ሊሆን ይችላል እሚሰራው ወይም ደግሞ በወር ሊሆን ይችላል እንግዲህ እዚያ ተቋም ላይ። ስራ ለመስራት ሲጀምር በተዋዋለበት ውል ህግ መሰረት ነው። ነገር ግን ደሞዝ ሲባል በዋናነት ምንድነው በወር በወር የሚከፈል ደሞዝ ነው? ስለዚህ በወር የሚከፈል ክፍያ ለአንድ በአንድ ተቋም ውስጥ አንድ ሰው ለዚያ ተቋም ቋሚ ሰራተኛ ሁኖ እስከተቀጠረ ድረስ ማለት ነው። ወሩ በገባ በሰላሳኛ ቀኑ ወይም ማለት ሰላሳ አልቆ ወሩ እንዳለቀ ወሩ እንዳለቀ ወይም በሰላሳኛው ቀን ላይ ማለት ነው። ወደ ተቋሙ ሲገባ በተቀጠረበት ስምምነት መሰረት ሊከፈለው ተስማምቶ በገባበት የወር ደሞዝ መሰረት ማለት ነው። ወሩ በገባ በሰላሳኛ ቀኑ። ደሞዝ ወይም ደግሞ የተስማማበት የብር መጠን ይሰጠዋል ማለት ነው። ስለዚህ እዚያ ተቋም ውስጥ እንግዲህ ሰውየው የጉልበት ስራ ሊሰራ ይችላል የቢሮን ስራ ሊሰራ ይችላል ብቻ የትኛውንም አይነት ስራ ይስራ የማኔጅመንት ስራ ሊሰራ ይችላል። ብቻ ምንም አይነት ስራ ይሁን ዞሮ በእዚያ ተቋም ውስጥ በአንድ ተቋም ውስጥ የሚሰራ ሰው። ለሚሰራበት ስራ ወይም ደግሞ ለተከታታይ ቀናት በመድበኛ የስራ ቀናት ለሰራው ስራ። አስፈላጊውን የሆነ የብር ክፍያ ይሰጠዋል ማለት ነው። ከተቋሙ ወይም ደግሞ ተቋሙን የሚያንቀሳቅሰው አካል ለእነዚህ በተቋሙ ውስጥ ለሚሰሩ ሰዎች ደሞዝ በየወሩ እንዲሰጣቸው ወይም እንዲከፈላቸው ያው ህግ ያስገድዳል ማለት ነው። ስለዚህ ማንም በተቋም በአንድ ተቋም ውስጥ ለሚሰራ ሰው ወሩ በገባ እንግዲህ ከሃያ ስድስት ሊሆን ይችላል ከሃያ ስምንት ብቻ እንደአስፈላጊነቱ ነው። ከሃያ ስድስት ከጀምሮ እስከ የሚቀጥለው ወር ሁለት ቀን ድረስ ሊራዘም ይችላል። እንደ ሁኔታው ምናልባት እንግዲህ ከፋይናንስ ጋ በተያያዘ ያሉ ሰራተኞች እጅግ በጣም ስራ እሚበዛባቸው ሚጨናነቁ ከሆነ። እሚቀጥለውን ወር ሁለት እስከ ሁለት ቀን እስከ እስከ ሚቀጥለው ሁለት ቀን ሶስት ቀን ድረስ ሊሄድ ይችላል ክፍያው በእጁ እስከሚደርስ ድረስ። ዙሮ ዙሮ ግን በተቻለ መጠን ከ ሰላሳ ወሩ በገባ እስከ ሰላሳ ባለው ቀን። ከ ሃያ ስድስት እስከ ሰላሳ ባለው ቀን እንዲከፈል ይደረጋል። ነገር ግን በተለየ ሁኔታ ወይም ደግሞ ከፋይናንስ ጋር በተያያዘ የሚሰሩ ሰዎች የስራ ጫና ካለባቸው እስከሚቀጥለው ወር ሁለት ሶስት ቀን ድረስ ሊሄድ ይችላል። ዙሮ ምንድነው? ግን በዋናነት አንድ ሰው በአንድ ተቋም ላይ ራሱን የቻለ ሙያ ይኖረዋል በዚያ ሙያ እያገለገለ ተቋሙን እያገለገለ እየተገለገለ ባለበት ለዚህ ስራው ማለት ነው። በወር ማለትም ከሰላሳ ቀን በኋላ የሚከፈለው የብር መጠን ለስራው አስፈላጊ ወይም ደግሞ ተመጣጣኝ ነው የሚባል የብር መጠን የሚሰጠው ምን ይባላል ማለት ነው? ደሞዝ ይባላል ይሄ ደሞዝ ደግሞ። ወሩ ገውቶ ሰላሳኛ ቀኑ ላይ ደሞዙ እንዲከፈል ይደረጋል ማለት ነው። ግን እንደአስፈላጊነቱ በሃያ ስድስት በሃያ አምስት ጀምሮ እስከ ሰላሳ ምናልባትም እንደዚህ የፋይናንስ ሰራተኞች ስራ የሚበዛባቸው ከሆነ እስከሚቀጥለው ወር ሁለት ቀን ሶስት ቀን ድረስ ሊሄድ ይችላል። እንደየወቅቱ እንደየሁኔታው ስለዚህ በዚህ ልክ እንግዲህ ታሳቢ ይደረግና። ወደ ሰውየው ወይም ደግሞ የዚያ ተቋም አባል ወደሆነው ሰው ደሞዙ እንዲገባ ይደረጋል ማለት ነው። ስለዚህ ደሞዝ በየትኛው ቀን ታገኛለህ ወይም ይገባልሃል ወይም ትቀበላለህ ለሚለው ጥያቄ። እንደአስፈላጊነቱ ወሩ በገባ በሰላ ከሃያ አምስት እስከ ሰላሳ ግፋ ቢል ደግሞ እስከሚቀጥለው ወር ሶስት ቀን ድረስ ደሞዝ ይከፈላል ማለት ነው። በመደበኛ መልኩ በዚህ ልክ ነው ደሞዝ እሚከፈለን ማለት ነው። ነገር ግን ምናልባት የተለየ ሁኔታ ከመጣ ቀድሞ ከዚያ በፊትም ሊከፈል

እሺ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር። ሰላም እንዴት እንዴት አደራችሁ እንዴት አረፈዳችሁ እንደምንስ ዋላችሁ እንዴት አመሻችሁ በማለት። ከልብ በመነጨ የሰላምታ ድምጽ እንግዲህ ሰላምታዬን በማቅረብ ማለት ነው። ቃለመጠይቁን አነብና ለቃለመጠይቁ ማብራሪያ እሰጣለሁኝ። በቤት ውስጥ ወይስ በውጭ መሆን ትመርጣለህ ይላል? እንግዲህ መቼ በቤት እቤት ውስጥስ ወይም ደግሞ ውጭ ላይ እንድሆን የምመርጥበት ሁኔታዎች አሉ። እቤት ለመሆን የምፈልግበት እንደዚሁ ደግሞ ውጭ ላይ መቀመጥን የምፈልግበት ሁኔታዎች የሚያስገድዱ አስገዳጅ የሆኑ ሁኔታዎች አሉ። እነዚህ ሁኔታዎችም አንደኛው ጊዜ ነው። ሰዓቱ ሁለተኛ ደግሞ ምናልባትም ሰዓቱ ስል ከሰአቱ ጋር በተያያዘ የሚከሰቱ ክስተቶች አሉ። ለምሳሌ ዝናብ ሊሆን ይችላል ወይም ደግሞ እንግዲህ ነፋስ ሊሆን ይችላል። ወይም ደግሞ ጨለማ ሊሆን ይችላል። ከእነዚህ ጋር በተያያዘ እንግዲህ እቤት ወይም ደግሞ ውጭ ከቤት ውስጥ ወይም ደግሞ ከቤት ውጭ ላይ በረንዳ ላይ ልሆን የምችልበት እነዚህን መሰረት ባደረገና እነዚህ በአንድም በሌላም እንግዲህ የምቀመጥበትን ቦታ ትልቅ ሚና ወይም ደግሞ አስገዳጅነት ይኖራቸዋል ማለት ነው። እና እንግዲህ እቤት ውስጥ የምቀመጠው ምናልባትም ዝናብ እየዘነበ ከሆነ ወይም ደግሞ አቧራ አዘል ነፋስ እየነፈሰ ከሆነ አንድም ዝናብ እየዘነበ ከሆነ በዝናቡ ላለመደብደብ ወይም ደግሞ ዝናቡ እንዳይመተኝ ቤት ውስጥ እሆናለሁኝ። አቧራ አዘል ነፋ ስም እየነፈሰ ከሆነም እንግዲህ ይሄ ሰውነቴን እንዳያቆሽሸኝ ማለትም አቧራው በሰውነቴ ላይ እንዳለ እንዳይደፋብኝ ማለት ነው። ወይም ደግሞ አቧራ እንዳያለብሰኝ እቤት ውስጥ መሆንን እመርጣለሁ። በሌላ መልኩም እንግዲህ በጣም ሀሩራማ የሆነ ፀሀይ የፀሀይዋ ሀሩራማ በሆነ ሙቀት ጊዜ ከሆነም እንደዚሁ ውጪ ላይ ከመሆን ይልቅ እቤት ውስጥ መሆንን እመርጣለሁ ማለት ነው። ከዚህ በተጨማሪም እንደዚሁ በጣም ጨለማ ከሆነ ውጪ ላይ መቀመጥ ያን ያህል ነጻነት ስለሌለው ውጭ ከመቀመጥ ይልቅ ቤት ውስጥ መቀመጥ እንመርጣለሁ ማለት ነው። ከዚህ በተለየ መልኩ ደግሞ ምናልባትም እንግዲህ የፀሀይ ብርሃን በጣም ሀሩር ሳይሆን ለስለስ ያለ የሙቀት መጠን ያለበት በተለይ ጠዋት እስከ ረፋዱ ሶስት ሰዓት አካባቢ ድረስ እና እንደዚሁም ደግሞ ማታ ምሽት አካባቢ ላይ ከሆነ እንደዚሁም ብርሃን ማለትም የኤሌክትሪክ አምፖል ሊሆን ይችላል። ወይም ጨረቃ ልትሆን ትችላለች እንደዚህ ብቻ አካባቢው ግቢው ማለት ነው። ብርሃን ከሆነልኝ ቤት ከመቀመጥ ይልቅ ውስጥ ውጭ ላይ መቀመጥን ነው የምመርጠው ለምንድነው? ከውጭ ስቀመጥ አንድም ንጹህ አየር ነው የማገኘው ሁለቱም የሰማይ ከዋክብት ድምቀታቸውን እያየሁ የሰማይ ጨረቃን እያየሁኝ ማለት ነው። ስለምዝናና ደስ ስለሚለኝ እቤት ውስጥ ከመሆን ይልቅ ውጪ መቀመጥ ነው ደስ የሚለኝ ብዙ ጊዜ ማለት ነው። እንደዚሁም ጠዋትም የፀሀይን ሙቀት ለማግኘት ቤት ውስጥ ከምታፈን ይልቅ ውጪ ወጥቼ የፀሀይን ሙቀት ባገኝ ነው ደስ የሚለኝ ጠዋት አካባቢ ላይም ሲሆን ማለት ነው። ከዚህም በተጨማሪ እንግዲህ ልዩ ልዩ ፕሮግራሞች ሲካሄዱ እቤት ውስጥ እንግዲህ ሰውም ስለሚበዛ ብዙ ጊዜ እቤት ውስጥ ገብቼ ከምጨናነቅ ይልቅ እንደው ወጣ ብዬ ግቢ በረንዳ ላይ ቁጭ ብዬ ንጹህ የሆነ አየር ስወስድ እጅግ በጣም ምቾት ይሰማኛል። እና ብዙዎቻችንም ቢሆን ማለት ነው በዚህ ልክ ነው እንግዲህ ታሳቢ አደረገና ውጭ ላይ የምንቀመጠው ማለት ነው። ምንድን? ናት የልዩ የሆነች ወንበር አለች እንግዲህ እንደየአካባቢያችን አጠራሩ ሊለያች ይችል ይሆናል። እኛ የአሽከር ወንበር ነው የምንላት ያችን ወንበር ይዤ ወጣና ውጪ ላይ ቁጭ ብዬ በቃ ምሽት በተለይ ምሽት ማታ አካባቢ ማለት ነው የከዋክብትን ድምቀት የጨረቃን ድምቀት። ከበረንዳ ቁጭ ብዬ እያየሁኝ ልጆችን እያጫወትኩ በቃ ኤሌክት ውጪ ላይ ያለውን አምፖል እናበራና ከጨረቃ ድምቀት በተጨማሪም አምፖሉ ይበራል። በቃ ውጪ ላይ ቁጭ ብሎ በተለይ እንደ እንደ ቡና አይነት የቡና ፕሮግራም ካለ በተለየ ሁኔታ እንደውም ሁሉ ነገር ያምራል ማለት ነው። እና በዚህ ልክ ውጭ ላይ በመሆን ብዙ ጊዜ ጊዜን አሳልፋለሁ ማለት ነው። በተለይ ምሽት አካባቢ ጠዋት ላይም ሲሆን እንዚሁ ደግሞ እሁድ እሁድም እንግዲህ እንደአስፈላጊነቱ ያለኝን ትርፍ ጊዜ ውጪ ላይ በመሆን ልጆችን አዝናናለሁ አጫውታለሁ ማለት ነው። እና በዚህ ልክ ነው እንግዲህ ቤት ውስጥም የምሆንበት ሁኔታ አለ። ውጪ ላይም የምሆንበት ሁኔታ አለ። እነዚህን ውስጥ ወይም ከቤት ውስጥ ወይም ከቤት ውጭ እንድሆን በዋናነት አስገዳጅ የሆኑ ወሳኝ ሁኔታዎች ምን ምን ናቸው ስንል። ቅድም ያልኳቸው ዝናብ ፀሀይ

እሺ አመሰግናለሁ እንግዲህ ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። እንዴት አደራችሁ እንዴትስ አረፈዳችሁ? እንደምን ዋላችሁ እንዴት አመሻችሁ? በማለት እንግዲህ ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል። ማለት ነው ወደ ቃለ መጠየቅ እወዳለሁ። ምን አይነት ዳቦ ትወዳለህ ይላል? እንግዲህ ዳቦዎቹ አንድም በአይነታቸው ሁለትም በቅርጻቸው ሶስትም ደግሞ ከሚዘጋጁበት ጥሬ እቃ አንፃር ማለት ነው እጅግ በጣም ልዩ ናቸው። ዳቦዎች እንደዚሁም ባዘገጃጀታቸውም ይለያያሉ። ለምሳሌ ምንድነው? የውሃ ዳቦ የሚባል አለ ፍርኖ ዳቦ የሚባል አለ። እንደዚሁም ደግሞ አምባሻ የሚባል የዳቦ አይነት አለ። እንደዚሁም ደግሞ ፍርኖ ዳቦ የምንለው ብቻ ልዩ ልዩ አይነት ዳቦዎች አሉ ሁሉም ማለት ነው። በብዛት ከምንድነው የሚዘጋጁት ቢባል ከስንዴ ዱቄት ነው። ከስንዴ ዱቄት ይዘጋጁ እንጂ አዘጋጃጀት ሂደታቸው ወይም ደግሞ ይሄንን ዳቦ። ከዱቄት ማውቡካት ጀምሮ በስሎ እስኪወጣ ድረስ የነዚህ የተለያዩ ዳቦዎች የምንከተላቸው ዳቦውን አብሰለን ለማጣት የምንከተላቸው መንገዶች ስለሚለያዩ ዳቦዎችም በዚያ ልክ እንግዲህ ይለያያሉ ማለት ነው። ለምሳሌ አምባሻ የምንለው ዳቦ በቀጥታ እንግዲህ የስንዴው ዱቄት በዉሃ በወፍራሙ ይቦካል። ሁሉም ዳቦዎች ማለት ነው ይቦካሉ ይቦኩና ከዚያ በኋላ ምንድነው? አብሲት የሚባል ነገር አለ። ማለትም ይሄ ዱቄቱ ሲቦካ ፈጠን ብሎ እንዲብላላና ፈጠን ብሎ እንዲቦካ አብሲት ይጨመርበታል ከዛ በኋላ ይሄ አብሲት የተጨመረበት ድብት ወይም ደግሞ የዳቦ ቡኮ ማለት ነው። ቶሎ ይፍላላል ስለዚህ ቶሎ የተፍላላውን ዳቦ በቀጥታ ምጣድ ላይ በማብሰል በስሎ ሲወጣ ዲቦ ይሆናል ማለት ነው። ነገር ግን አዘገጃጀቱ ምንድነው? አምባሻ የሚባለው? አንድም በአበሳሰሉ ለየት ይላል ምጣዳይኖ ዳይኖ ቀጥታ በሀበሻ ምጣድ ወይም ደግሞ ከሸክላ በሚሰራ ምጣድ በቀጥታ በዚያ ነው በስሎ የሚመጣው እና ልክ እንደ እንጀራ ነው የሚጠፈጠፈው ማለት ነው። ዝም ብሎ ቀጥታ እንደ እንጀራ ይቀባና በወፍራሙ ከዚያ በኋላ በመጠኑ በቢላዋ ይቆረጣል ማለት ነው። አምባሻ በዚህ መልክ ይዘጋጃል ማለት ነው። በቅርጹም ሶስት ጎን የሆነ ነው ማለት ነው። ከዚ አፍርኖ ዳቦ የምንለው ግን እሱ በማሽን ነው የሚበስለው የዳቦ ማብሰአ አለ ስለዚህ አይነቱ ኢሊፕስ አይነት ማለት ሞላላ ቅርጽ ያለው ነው። እንደዚሁም ሲበሉት ደግሞ ደረቅ ነው ምንም ያን ያህል ወዝ ያለው አይደለም ደረቅ ነው። ነገር ግን ቀለል ይላል ሲበሉት ያኛው ቀጥታ ሊጡ ተወቦክቶ በምጣድ ላይ በቀጥታ ዝም ብሎ በባህላዊ መንገድ የሚዘጋጅ ነው። አምባሻ የሚባለው ይሄኛው ግን በማሽን ነው በዘመናዊ ማሽን የሚበስል ነው። አምባ ፍርኖ የምንለው ፍርኖ ዳቦ የምንለው ከዛ በኋላ ክብደታቸውም በዚያው ልክ ይለያያሉ። ዋጋቸውም በዚያው ይለያያሉ ነገር ግን ሁሉም ዱቄታቸው ምንድነው ማለት ነው የስንዴ ዱቄት ነው። ምናልባት አምባሻ ላይ እንደየሰው ፍላጎት ሌላ ተጨማሪው ዱቄት ሊጨምሩበት ይችሉ ይሆናል ዙሮ ዙሮ ግን በዋናነት ስንዴ ዱቄት ይሆናል ማለት ነው። ከዚያ ምንድነው? ይሄን ዳቦውንም ይሁን አምባሻውንም ይሁን ወይም ፍርኖ ዳቦውንም ይሁን በዚህ ልክ የተዘጋጀን እንግዲህ በብርም ሊሆን ይችላል እየገዛን ቤታችንም እያዘጋጀን ሊሆን ይችላል እንበላለን ማለት ነው። እና በዋናነት እኔ እንግዲህ ይሄ በማሽን የሚዘጋጀውን ፍርኖ ዳቦ ከሻይ ጋ ከሆነ ደስ ይላል ይመቻል። ብቻውን ከሆነ ግን አምባሻ ዳቦ ሆኖ ነው ስበላ ደስ የሚለኝ ምክንያቱም ያኛው አንድም ደረቅ ነው። ይሄ ፍርኖ ዳቦ የምንለው በጣም ደረቅ ከመሆኑ አንፃር በሻይ ካልሆነ አይበላም ዝም ብሎ ጥጥ ማለት ነው ሳምባ ነገር ነው። ይሄኛው አምባሻ የምንለው ግን ወዛ አለው ወፈር ያለ ነው። በጣምም አልደረቀም በጣምም እንግዲህ የእንትንም አልሆነ ወደ ሊጥነትም አይደለም። በስሎ ነው የሚመጣው ስለዚህ እሱን ብቻውንም ቢሆን ያለ ሻይ መብላት ይቻላል በጣም ምቾት አለው ማለት ነው። ሌላኛው ደግሞ የዉሃ ዳቦ የሚባል አለ ምንድነው? በሆም በማፍላት ብቻ በሆው ውስጥ ሆኖ በኋአውም በማፍላት እንዲበስል የሚደረግ አለ በለይም በስርም ምጣጥ ምጣድ ይደረግና ሆው ተኖ ሲያልቅ እንዲጡ ብቻ በስሎ እንዲወጣ የሚደረግበት። የውሃ ዳቦ እንለዋለን እሱ እንግዲህ ሲበሉትም ያን ያህል ምቾት የለውም እኔ ለራሴ አይመቸኝም። ስለዚህ ብዙ ጊዜ እንደዚህ አይነት ዳቦ እኔ አልወድም ነገር ግን ለህፃናት እሱ ብዙ ጊዜ ይመከራል ማለት ነው። ህፃናት እንደዚህ አይነት ዳቦ እንዲበሉ ይመከራል። እና ዳቦዎቹ በአይነታቸው እጅግ በጣም የተለያዩ የውሃ ዳቦ የ